ቡና መፍጨት ታውቃለህ የሚል ጥያቄ አለ? እንግዲህ ይኸው እንግዲህ ቡና ይታወቃል በጣም ትኩስ ከሚባሉ ነገሮች አንዱ ጣፋጩ ቡና ነው በተለይ በኢትዮጵያ እንግዲህ እንደ ባህልም እንደ አጠቃላይ እንደ ግል እንደ ማህበረሰብ እንግዲህ አብዛኛው ሰው የሚጫወትበት የሚዝናናበት ያው ከጉረቤት ጋር የሚገናኝበት ቡና ነው። እና ቡና መፍጨት ታውቃለህ ለመጠየቅ እኔ ቡና መፍጨት አልችልም። እንግዲህ ያው በባህላዊ መንገድ በ ምናምን ተጠቅሞ የሚወቅጡት አለ በዘመናዊ ደግሞ በመ የመፍጫ ማሽን አለ እና አብዛኞቻችን እናቶቻችን የሚወቅጡት በባህላዊ ነው። አብዛኛውን ስራ የሚፈ የሚሰሩት እነሱ ነው ቡናውን የሚያደቁትይ ወይም የሚፈጩት እነሱ ናቸው። ወደ ከተማ ስንመጣ ደግሞ ራሱን የቻለ መፍጫ ማሽን አለው ያው በኤሌክትሪክ ነው የሚሰራ እሱ ጋር ሚ የሚፈጩትኝ እነሱ ቢሆን ሴቶች ነው የሚፈጭትኝ ሴት እህቶቻችን ምናምን ለመሸጥ ለገበያ ምናምን ተለያዩ ገቢ ምንጮችን ሚሸጡት ሴቶች ናቸው ሚፈጩ የፈጩ ሚሸጡትኝ እና አፍልተው ምናምን ይሸጣሉ ለአጠቃላይ ለህዝቡ። እና እኔ ቡና መፍጨት አልችልም ይሄው እንግዲህ ፍላጎትም ይሄን በመሰረቱ ቡና ብዙም አልለጣም። ያው ቀደም አንስቼ አልጠጣም አሁንም ምጠጣ አይመስለኝም እና መፍጨቱም ያን ያህል ልምዱ የለኝም ብዬ ነው የማስበው። እንግዲ እኔ

እጅ መጫባበጥ ትወዳለህ የሚል ጥያቄ አለ። ያው እጅ መጨባበጥ እንግዲህ በአብዛኛው እኔ አልወድም ያን ያሀል አደለሁም። ይኸው እንግዲህ ለሰላምታ ያሀል ከሆነ በስራት ባለው አግባብ ባለው ሰላም አለው። ከዛ ውጪ ያለው ግን እንዲህ ተጫባብጦ ይኸው ከወንድም ጋር ከሆነ ከሴት ጋር ሆነ። ይኸው በመሰረቱው እንግዲህ ፍቅር ለማሳየት ነው ነገረየው የሚደረገው ግን ቢሆንም ያን ያህል ፍላጎት የለኝም እኔ። ይኸው ለሰላምታ ከሆነ በመሰረቱ በናፈቀ መልኩ ሰላም እለዋለሁ እንጂ ያን ያህል መስመር ላይ ለምሳሌ። የሆነ በመንገድ ላይ ሰላም ተጫባብጦ መሄድ ምናምን እንደዚህ ያሉ ነገሮችን ብዙም አልወዳቸውም። እኔ እንደኔ ይሄ የኔ አስተያየት ነው እና ብዙም በቃ ደስ አይሉኝም። ከተቃራኒ ጾታ ጋር ከወንድም ከሴት ጋር ሆነ ያን የህል አልፈልጋችሁም። ኖርማል ይሄን ማለት በሰላምታ እንግዲህ ያው ሰላም በምልበት ወቅት ግን ሰላምታ ያው እንግዲህ ክብር ያለው ነውና ሰላምታ በስራአት ባለው ምግባር ባለው ሁኔታ ያው ሰላም ልበት ሁኔታ ነው ያለው እንግዲህ

ኮፊያ ማድረግ ትወዳለህ? አዎ ኮፊያ ማድረግ እወዳለሁ በጣም እንግዲህ ኮፍያ ያኔ የምፈልገው እንግዲህ አብዛኛውን ጊዜ የምፈልገው እንግዲህ ሀገራችን ትንሽ አየር ንብረቷ አሪፍ የሚባል ነው ሁኔታን ያለው ግን ቢሆንም አንዳንድ ቦታዎች ቀዝቃዛ አለን ነው ቦታዎች መጠነኛ የሆነ ሙቀት አለ። ያው አልፎ አልፎ አንዳንድ ቦታወች ደግሞ መጠን በጣም ሙቀት አለ እና የኛ እንደ እንደ አጋጣሚ የኛ መልካም ምድራችን መካከለኛ ነው። ይሄው ብዙም ያልሞቀ ብዙም ያልቀዘቀዘ ነውና ሞቃታም ተወሰነ በተወሰኑ ወራቶች የሆነ ሞቅ ያለ አየር ንብረት አለና። በዚያ ሰዓት እንግዲህ ኮፍያ ለጻይ ግርዶሽ ለተለያዩ ነገሮች የፀሀይ ጨረሮችን ለመከላከል ስንት እንግዲህ ኮፍያ እወዳለሁ አደርጋለሁ። በተለይ የልማድ ስራዎችን በምሰራበት ጊዜ የተለያዩ ምርቶች በማመርትበት ጊዜ ኮፍያ በጣም አሪፍ ነው ደስ ይላል ያው ፀሀይን ይከላከላል ንፋስ ያስገባል። ለጭንቅላት ምናምን አሪፍ ስለሆነ እሱንም እንግዲህ ደስ ይለኛል ከዛም አልፈ እንግዲህ ከተማ ላይም ለጌጥ ቢሆን ደስ ይላል። ይው ተለያዩ ዲዛይን ያላቸው ኮፍያዎች አሉና ለጌጥ ለተለያየ ነገሮች ይውላሉ። እና ኮፍያ ማድረግ ደስ

የቅጥር ሂደት እንዴት ነው? ያው እንግዲህ በአሁኑ ሰዓት ኢትዮጵያ ላይ የቅጥር ሂደት ትንሽ አስቸጋሪ ከጊዜ ወደ ጊዜ በጣም አስቸጋሪ እየሆነ መጥቷልና። ይኸው እንግዲህ እኛ ተምረናል በተለያዩ ሙያዎች ሰልጥነናል አለኝ ሀገራችንንም ብሎም ለአለም እጠቅማለሁ ብለን ነበር አሁን ላይ ግን ያለው ሁኔታ ከኑሮ ውድነት ከኢኮኖሚው ጋር ተየዞ ያለው የስራ ማሽቆልቆል ጋር ተያይዞ የቅጥር ህይወት አሁን ትንሽ በጣም ለህይወት ፈታኝ የሆነ መጥቷል። ከዚህም ፈተና እንግዲህ አንዱ እኔ ነኝ የምፈተንበት ደረጃ ነው እስካሁን ምንም እንኳን ያው ተመርቄ በተለይ በሙያዬ ብመረቅም። በኢንጂነሪንግ ኤሌክትሪካል ኤንድ ኮምፒውተር ኢንጂነሪንግ ብመረቅም ግን የቅጥር በታ አላገኘሁም። ግን እሱን ብቻ አላገኘውም ብዬ እኔም ቁጭ አላልኩም። የተለያዩ መስመር ስራዎችን እየሰረው ነው ያለው በራሴ ጥረት እንግዲህ ተጨማሪ ትምህርት ወስጄ እየሰራው ነው ያለው በጎን ደግሞ ተለያዩ ምርቶችን እያመረትኩ ገቢ እያገኘው ነው ያለሁት። አለ እንግዲህ የሚማረር አላማርም ብዬ ነው የማስበው እንደኔ። የተለያዩ መስመሮች ስራዎች ስላሉ የመድረክ ስራዎች አሉ እነሱን በደንብ ስልጠናዎች ወስዶ ለሀገር ውስጥም ለሀገር ውጭም ብሎ የተለያዩ ስራዎችን እየሰራሁ ይሆናል ነው በአሁኑ

ማብሰል ትችላለህ? የሚለው ጥያቄ ደግሞ እንግዲህ አዎ ማብሰል እችላለሁ ያው የምችለው ነው። ሁሉንም አልችልም ለምሳሌ ያው እንግዲህ እናቶች ወይም እህቶች ሴቶች ራሱን የቻለ የሚችሉት አለ። የተለያዩ ምግቦችን ማብሰል ይችላሉ የወንድ እኔ ደሞ ወንድ ስለሆንኩ በዚሁ አጋጣሚ ተማሪ ስለሆንኩ ነው። የተለያዩ ነገሮችን የለመድኳቸው እንጂ ለምሳሌ ዶርም ይዞ መማር አለ ከእሱ ጋር ጠይዞ የማበሰል ስላለብኝ ግዴታ እበስላለሁ። እንጂ ሙሉውን እናቶች የሚሰሩትን ስራ አልችልም። ለምሳሌ ዶሮ ወጥ መስራት እንደዚህ የተለያዩ ምግቦችን ማብሰል ምናምን አሉ ተለያዩ የተለያዩ ለየት ለየት ምግብ ሚዘጋጁትን እነሱ እነሱን አልችላቸውም። ይሄው ቀለል ቀለል ያውሉ ያው ቀን በቀን የምንገባ የምንመገባቸው ምግቦች ቀለል ያውሉ ምናምን እነሱን እሰራለሁ በላለሁ እንግዲህ አለት ለሆድ እስከሆነ ድረስ ማለት ነው። ግን ሙሉ ሙሉ ማብሰል የሚለውን ነገር እንግዲህ ሴቶች ነው የሚችሉት ከምግብ ጋር እያይዞ ስለምናወራው ማብሰል የሚለውን ቃል ማለት ነው። ያው እንግዲህ የቻይ የተቻለኝን ያህል እየሰራሁ እበላለሁ እንግዲህ ቤተሰብ አግዛለሁ ባለቤቴንም ለልጆችም እሰራለሁ።

ዳቦ ማብሰል ትችላለህ የሚል ጥያቄ አለ? ያው እንግዲህ እንደ አጋጣሚ እኔ ዳቦ ማብሰል አልችልም መመገብ ነው የምችለው። ዳቦ ማብሰል አብዛኞቹ ይችላሉ ጓደኞችም አሉ በተለያየ ስራ ቤት በተለያዩ ዳቦ ቤቶች ተቀጥረው የሚሰሩ አሉ። ያው አብዛኛውን ሰው ዳቦ ማካፈል እንዲሁም ከቤቱ ጋር እያበሰለ በሸክላ ወይም በኤሌክትሪክ ምጣድ እየጋገሩ የሚሸጡ ስላሉ ያው አብዛኛው ወንዶች ይችላሉ። የጓደኞቼም አሉ የተለያዩ ሰዎችም የማውቃቸሁ አሉ የሚምያበስሉም። እኔ እንደ አጋጣሚ እንግዲህ ዳቦ ማብሰል አልወድም ያው አብዛኛውን ህይወቴን ያሳልፍበት ትምህርት ስለሆነ። ትምህርት ላይ ስለሆነ ያው እንግዲህ መመገብ ነው። ከትምህርትም አብዛኛው ዳቦ የለት የእለት የእለት ምግባችን ነው ትምህርት ላይ ሳለን በተለይ ዩኒቨርሲቲ ላይ። አሁንም ቢሆን የዳቦ ፍቅር አለኝና መመገብ ነው እንጂ ማብሰል የዚያን ያህል ብዙም ፍላጎት የለኝም እስካሁንም አልችልም። ያው ግን ማብሰል ባፈለኩ ያው ትንሽ ትምህርት ወስዶ ሰዎችን አይቶ ማብሰል ቀላል ነው። እስካሁን ባለው ሁኔታ ግን ማብሰል የሚችልበት አጋጣሚ ምንም ነገር የለም እንደኔ አሁን ባለሁበት ደረጃ ማለት ነው

የሞባይል ዳታ ትጠቀማለህ? አዎ በሚገባ በደንብ ነው የምጠቀመው። አሁን ራስ የምትጠቀመው አሁን ራሱ የምሰራውን ስራ እንደዚህ የማወራውን ወሬ ወይም የምሰጠውን የማስተላልፈውን መረጃ የሆንኩት በሞባይል ዳታ የምትጠቀመው። ይኸው ይሄም እንግዲህ ሀገራችን ትንሽ አሁንም ትንሽ በማደግ ላይ እስካለ ድረስ የዋይፋይ ሁኔታዎች ሙሉ በሙሉ የምናገኝበት አጋጣሚ የለምና ያው እንግዲ በቀላሉ ማግኘት የምንችለው ዳታን ነው። ዳታን ተጠቅመን እንግዲህ የተለያየ የመስመር ስራዎችን የመድረክ ስራዎችን የተለያየ ነገሮችን ትምህርቶችንን ሁሉን ነገር ማግኘት የምንችለው በዳታ ነው። አብዛኛውን ጊዜ የምንጠቀመው እና እንግዲህ ዳታ በጣም በእጅጉ ነው የምጠቀመው እንደኔ ያው በጣም ብዙ ማለት እችላለሁ። እንግዲህ ቀን በቀን አንድ የህይወቴ ግማሽ ነው ዳታ እትጠቀም እሞላለሁ ይኸው የቀንም የሳምንትም የወርም የአመትም ሊሆን ይችላል እሞላለሁ። እጠቀማለሁ እኔ የተለያዩ መረጃዎችን ያው ለሰዎች አስተላልፋለሁ በስራዬም በዚሁ ማለት ነው። እና የተለያዩ ደንበኞች ስራዬን ማቀርበውም አብዛኛውን በዳታ ነው የምሰራው ያው አልፎ አልፎ ነው ዋይፋይ የምትጠቀመው ማለት ነው።

ምን አይነት ጥቅማ ጥቅሞች አሉህ የሚለው ጥያቄ እንግዲህ አንደኛ ጥቅም እምለው እንግዲህ ያው የአገልግሎት አይነት አንፃር ነው። ከአገልግሎት አንፃር ሳየው እንግዲህ የተለያዩ በጎ አድራጎቶችን እሰራለሁ ለምሳሌ በአካባቢው ወጣቶች እራሱን የቻለ ተቋም አለን፣ የበጎ አድራጎት ማህበር አለን እና በቤተ ክርስቲያን በተለይ በእምነት ደረጃ በቤተ ክርስቲያን አሉ እና የተለያዩ በዓላል ሲመጡ የተለያዩ ስራዎችን ከቤተ ክርስቲያን ጀምሮ የተለያዩ ነገሮች ስራዎችን እየሰራን ክብረ በዓሎች እናከብራለን በደንብ ከእሱ ቀጥሎ ማህበረስ ማህበረሰቡን ምናገለግልበት ሁኔታ አለ። የተለያዩ አቅመ ደካሞችን አ አረጋውያን ቤቶች መጠጋገን ለተቸገሩት ካለን ብር የራሱን የቻለ ብር አለን እና እነሱ ከነሱ ወጥተን መደገፍ ሌሎችን ከዚያም አልፎ ደግሞ እንደኔ እንደ ግሌ የተለያዩ ድርጅቶች በተለያዩ ዘመቻዎች ወቅት ሲወጡ ከእነሱ ጋር አብሬ መስራት ልምዱም አለኝ ያው ትንሽም እየተማርኩ ስለሆነ ከእነሱ ጋር ለምሳሌ እንደ ከጤና ጋር የተያያዙ የተለያዩ ክትባቶች የተለያዩ አገልግሎቶች ሲመጡ ከእነሱ ጋርም አብሬ ተሰልፌ ያው ማገዝ አለብኝ ሙያ እያገዝኩኝ አብሬ አብ እንደበጎ አድራጎት ብዙ እጠቅማለሁ ብዬ አስባለሁ እንግዲህ

እንደገና ጥቅም ላይ ማዋል ታደርጋለህ ለሚለው ጥያቄ እንግዲህ ያው ይሄንን አረፍተ ነገሩ እንግዲህ እንደገና ጥቅም ላይ ማዋል ማለት እንግዲህ ተጠቅመን ያለፍነውን ነገር እንደገና አድስን እንደገና ጠቅሞ ላይ ማዋል ማለት ነው። ይሄ እንግዲህ ያው ብዙም አይደለም ኢትዮጵያ ላይ ብዙ እየተሰራበትም አይደለም ማለት እንግዲህ እንደተማርነው አንድን ያለቀ ነገር እንደገና መልሶ እንደገና ጥቅም ላይ ማለት ነው። ይሄ ለምሳሌ የፕላስቲክ ነገሮች አሉ። ፕላስቲኮችን ከተጠቀምን በኋላ የተለያዩ ጎማዎች ነገሮች ጫማዎችን ተለያዩ ፕላስቲካል የተያያዙ ነገሮችን እነሱን እንደገና ወደ ፋብሪካ መልሰን የምንጠቀመው ነው። ይሄ እንግዲህ ብዙም አላደርግም። የምሰራውም አይደለ ጥቅም ላይም የማወልም አይደለሁም ያው ግን አሉ ሰዎች የማውቃቸው አሉ። ይሰበስባሉ ያሰረክባሉ ፋብሪካው ለሰዎች ያሰረክባሉ ሰዎች ደግሞ ፋብሪካ አድርሰው መልሰው እንደገና ወደ ገበያ የሚያቀርቡበት አለ። ያው ይሄንም ብዙም ነገር ማድረግበት አይደለም መልሶ መጣ መልሶ እንደገና ጥቅም ላይ ማዋል። ማዋል ታደርጋለህ ነው ጥያቄ ያን ያህል እንግዲህ ይሄን ስራ እየሰራሁበት አይደለም ብዬ ነው የማስበው

ሻማ ማብራት ትወዳለህ? አዎ እንግዲህ ሻማ ይኸው ደስ ይላል ጥሩ ነው። ያው የተለያየ ነገሩ መገለጫዎች አሉተይ ለምሳሌ እንግዲህ እንደ ሀዘን ነገር ሲሆን በደስታም በሀዘን የምንገኝበት ነገር ሻማ ማብራት አለብን በተለይ እንደ ሀገራችን ተለያይ እንግዲህ አካባቢም ምገልጽበት የራሱን የቻለ መገለጫ አለው። ማህበራዊ ሁኔታዎች አሉ አጠቃላይ ልስተላዘም ነው። ግን እኔም እንግዲህ በዚሁ በአጋጣሚ እንግዲህ ለተለያዩ ባዕላቶች ክብረ ባዕላቶች በፈለኩ ቀን እንግዲህ አበራለሁ መብራት ሲጠፋም እንዲሁም እናበራለን ያው ሻማ እንግዲህ የተለያዩ ክብረ ባዕላት ማብራት እወዳለሁ። ከቤተክርስቲያንም ሆነ ከቤቴም ሆነ የተለያዩ ክብረ ባዕሎች ሲመጡ በአመት በወር የተለያዩ ነገሮች ቀኖች የሚከበሩ አሉና እነሱ ጋር ተያይዞ እንግዲህ አዎ አልፎ አልፎ አበራለሁ ሁሌም አይደለም። ያው ግን ቀን ቀን አለው ማብራበት አጋጣሚ በዛ ገጥ በዚያ ገጥ እኔ ነው ማበራው እንግዲህ እና ያው ሻማ ማብራትም ደስ ይለኛል እወዳለሁ ለማለት ፈልጌ ነው

ሩዝ ትወዳለህ የሚለው ጥያቄ አዎ እንግዲህ ሩዝ በጣም ነው የምወደው የሚገርመው ያው እንግዲህ ሩዝ እዛ በዛኛው ሰዓት በውጭዎች በስፋት የሚመራት ቢሆንም ኢትዮጵያ ላይም ግን አሁን ላይ በጣም የተመረተ ነው የሚገርመው እና ከዚህ ጋር አያይዞ እኛም እናመርታለን እንግዲህ ያው በትንሽ ብይሆን እናመርታለን እንግዲህ አብዛኛው ምግባችን ዋንኛ ምግባችን ብለን የምንወስደው ሩዝ ነው። ይኸው በጣም ብዙ አመታትን እያመረትን እንገኛለን አሁንም እያመረተን ነው። እና ሩዝ የኢትዮጵያ ህዝብ በስፋት አውን እንግዲህ አንዱ ዋና ምግብ ተብሎ እየተወሰደ አለው በውጮች አለም ልክ እንደዚህ አይነት እንደሆነ እኛ ላይም በጣም የተመረተ የተለያየላ ምግቦች እየሆነ እና ለገበያ ለተለያዩ ገቢዎዮች እየሆናለ እና ሩዝ ስለምናመርተው ስለምናለማውም እዚያ ላይ ፍቅርም አለኝ እንግድሂ የለት ተለት ምግባችን ስለሆነ በጣም እወዳለሁ። ዩኒቨርሲቲ ላይም እንዲሁም አለ ምግብ ሩዝ የሚሰራ አለኝ ቤት ላይም ስለሚሰራ እኔ ሁሌም እበላለሁ ሁሌም እወደዋለሁ ርዝም እና ደስ የሚል ምግቦችም አዱ ሩዝ ማለት ነው እንግዲህ።

በቀን ምን ያህል ውሃ ትጠጣለህ? ያው እንግዲህ በቀን ማለት ያው እንግዲህ እንደ አየር ንብረቶች ይለያያሉ ለምሳሌ አንዳንድ ቀን ቀዝቃዛ ይሆናል አንዳንድ ቀን ያው ሞቃት ይሆናል ያን ያህል ልዩነት ባይኖረውም ቢያንስ ያው እንግዲህ ጠዋት ላይ ቀዝቃዛ ነው ማታ ላይ ቀዝቃዛ ነው ቀን ላይ ነው እንግዲህ አምስት ሰዓት ስድስት ሰባት ሰዓት እስከ ስምንት ሰዓት ባሉት የተሻለ ሙቀት ያለው ያው ከፍ ያለም ሙቀት ያለው በዚያን ሰዓት ነው ያው እንግዲህ ውሃ ምንጠጣበት ሰዓት እንግዲህ አለው በዛ ላይ ደግሞ አጽዋማቱም ስላሉ ያው ጾም ሲሆን ጾም በሚሆንበት ጊዜ ምግብም ውሃም የለም ያው ምግብ ሲሆን ምግብ ስንበላ ጾም ባልሆነ ሰዓት ደግሞ እንግዲህ ከጧት ጀመሮ ከቁርስ ጀመሮ ስለሚበላ በጣም ብዙ ውሃ የሚጠጣበት ሰዓት አለ እንደ አማካይ እንግዲህ በቀን ቢያንስ እኔ አንድ ሊትር ተኩል እስከ ሁለት ሊትር ባለው እጠጣለሁ ብዬ አስባለሁ እንግዲህ ከዚያም ሊያልፍ ይችላል ግን በዋናነት ያው ከአንድ ሊትር ተኩል እስከ ሁለት ሊትር ባለው በቀን ውሃ እጠጣለሁ ብዬ አስባለሁ ያው እንግዲህ ሙቀቱ ከጨመረም ደግሞ ሊጨምር ይችላል ሊቀንስም ይችላል ግን እንደ አሸሬጅ ግን ከአንድ ተኩል እስከ ሁለት ሊትር ባለው ነው ብዬ የማስበው

በአደባባይ መናገር ትችላለህ? ለሚለው ጥያቄ እንግዲህ። ይኸው እንግዲህ አደባባይ ማለት እንግዲህ የተለያዩ ሰዎች የሚሰበሰቡበት በስብሰባም ሊሆን ይችላል በተለያዩ ቤተክርስቲያን ተቋማት ሊሆን ይችላል በእምነት ቦታ በእምነት ተቋማት ሊሆን ይችላል። በተለያዩ ህዝብ የሚሰበስባቸው ቦታዎች እንግዲህ አደባባይ ይባላል እንግዲህ ከዛ ላይ መናገር ማለት እንግዲህ ከዛ ላይ ወጥቶ ሀሳብን የተለያዩ ርዕሶችን የተለያዩ ፕሮግራሞችን የተለያዩ እቅዶችን ስለ አንድ ነገር እንግዲህ ሰፋ አድርጎ የማብራሪያ ሰጥቶ የተለያዩ ሰዎችን አውስቶ ችግሮችን ለችግሩ መፍትሄ መስጠት ነው። እንደ አጠቃላይ። የእንግዲህ ያዝ ጋራ እየይዞ መናገር ያን ያህል ልምድ የለኝም እኔን ማለት እችላለሁ። እንግዲህ ያው ከጓደኞችህ ጋር የተለያዩ እኔም በአቅሜ ግን የተለያዩ ፕሮግራሞች እቅዶች አሉና እነሱን ያው እንደ መሪነት እመራለሁ። ግን ከትልልቅ ሰዎች ጋር ያሉበት ትልልቅ በጣም ሰፊ የሆኑ መድረኮች አሉበት አዛጋ ወጥቶ መናገር ልምዱም የለኝም ችሎታም የለኝም። ያውንግድ እድሜም ገና የሚጋብዝ ማለት ነው ብዬ ነው የማስበው። እንደኔ በርግጥ እድሜ አይገደበውም። ሀሳብን ግን ቢሆንም በዚህ ላይ እኔ ፍላጎቱም ያን ያህል ነው ሀሳብ የመግለጽ ፍላጎት የለኝም።

እሳት ለማንነድ ምን ትጠቀማለህ ለሚለው? እንግዲህ ያው እሳት ለማነድ እንግዲህ የምጠቀመው ያው በተለያዩ እንጨቶች አሉ በተለይ በገ በገጠራማው አካባቢ የውይ እንጨት ውጤቶችን ነው የምንጠቀመው እንጨቶችን ነው የምናነደው ለማብሰልም ሆነ ለተለያዩ ጥቅማ ጥቅሞችን የምንጠቀሙ እንጨቶችን ነው። ከተማ ላይ ሲሆን ደግሞ እንግዲህ አብዛኛው ምግቦች ሚመስሉትኝ በተለይ በዜ በኤሌክትሪክ ሀይል ነው ፍሰት ነው እንግዲህ የምንጠቀመው የተለያዩ ነገሮችን ለማብሰል። ኢትዮጵያ ዘይ ደግሞ ገጠራማ ከመሆኑ ተነሳ የሚጠቀሙ የእንጨት ውጤት ወይም እንጨት ነው በዋናነት የምትጠቀሙ እንጨት የተለያዩ ደኖች አሉ አካባቢው ላይ ምናለማቸው የተለያዩ ዛፎች አሉኝ ያልኩ አሉ። እነሱን የቆራረጥን እንግዲህ እየ ወዲ እያደቀቅነ ምናምን በተለያዩ ለምግብ መለ ወጥ መስሪያ። በተለያዩ ነገሮች የምንጠቀመው በብዛት እንግዲህ እንጨትን ነው ሊማዚ ተጠቃሚ አንዱ ነኝ እና። ቤተሰብ ጋር ገጠርም ለተለያዩ ልማቶች ተለያዩ ምርቶች ለማምረት ስሄድ ይሄው እንግዲህ ምግብ ለማብሰልም እንጨት ነው የምጠቀመው። እና እንጨት በብዛት የምንጠቀመው ነገር ነው ብዬ ነው የማስበው

የቤት እንሰሳ አለህ አዎ አለኝ የቤት እንሰሳ አለኝ። ያው እንግዲህ ኢትዮጵያ እንደምናውቀው አብዛኛው ገጠራማ ነው አርሶ አደር ነውና የተለያዩ እንሰሳዎች አሉት የቤት ሰሳዎች ያው እንግዲህ ላሞች በብዛት ላም የሚገኙት ላሞች ናቸው። የወተት ላሞች የእርሻ በሬዎች ምናምን አሉ። እነሱ ደግሞ እንግዲህ ላሞች ያው እንግዲህ ተለያይ ወተት ተዋጽኦ ይሰጣሉ በሬዎች ደግሞ እንግዲህ ለእርሻ አገልግሎት ይውላሉ። ከእርሻ ተጨማሪ ደግሞ እንግዲህ ለስጋነት ለተለያዩ ዝግጅት በቃ ለስጋነት ምርት በጣም ያገለግላሉ። እና እንደ ኢትዮጵያ ደግሞ እንግዲህ የእርሻ ዋና መሰረቷ ነውና ለእርሻ ይታረሳሉ። ከዚያ በኋላ አቅማቸው ደከም ሲል ምናምን ጉልበታቸ ካልክ ደግሞ ወፈር አድርጎ ደግሞ ለተለያዩ የገቢያ ምንንጮች ናቸውና። ወደ ገበያ ሲሄዱ ደግሞ ከፍ ባለ ዋጋ የምሸጡበት ሁኔታ ነው አለ። የእንሰሳት አለ ሚሉኝ አዋ አሉኝ ከብቶች አሉኝ ላሞች አሉኝ አህዮችም አሉ እንግዲህ የተለያዩ የሰው በጎች ፍየሎችም አሉ። ቤት ውስጥ በተለይ ቤተሰብ ጋር ወደ ገጠር በማለማበት ሰዓት እነዚህ ነገሮች ግዴታ የእርሻ በሬ ስለሚያስፈልገኝ እነሱ አሉ። ከተማ ላይ ደግሞ ያው ከተማ ስለሆነ ያው አብዛኛው ገጠር ጋር እንድቅመጥ ነው የማደርጋቸው

ልብሶች በስርዓት የተቀመጡ ናቸው። አዎ ልብሶችን በስርዓት ነው የማስቀምጣቸው። ልብስ ሲባል የተለያየ ልብስ አለ በተለየ። በተለያየ ሰዓት የምንለብሳቸው ልብሶች አሉ በስራ ሰዓት ወደ ከተማ ስንወጣ ቤተክርስቲያን እንዴ ስነድ የተለያዩ ከህዝብ ጋር ስንገናኝ ከሰዎች ጋር ስንገናኝ እንዲሁም በጥሪዎች ስንገባበዝ ምናምን ስንሰራቸው። የተለያዩ ነገሮች አሉና በዚያ ላይ የተለያዩ ልብሶች አሉ እንግዲህ የምንለብሳቸው በሙቀትም በቅዝቃዜ የምንለብሳቸው ልብሶችም አሉ። እንዲሁም እሱ ጋር እንግዲህ ልብሶችን በተለያየ በቁም ሳጥን ውስጥ አስቀምጣለሁ አጣ ጥፌ ይኸው። የባህሎች ለብቻ። የቀን ምለብሳቸው ለብቻ የሌት ለብቻ። በብርድ በሙቀት የሚ ለበስ ለየብቻ ናቸው የቋሻሾች ያልቋሻሾትም ባልኖረው ያሉ። እነሱን በስርዓት አጥፎ አስቀምጦ ይሄው እንግዲህ ለሚፈለጉት አላማ ማዋለሁ እንግዲህ ልብሶችን በስራት ነው። እንዲሁ በንጽህና ጠብቄ አጣጥፌ ማስቀምጣው ብዬ ነው የማስበው እንግዲህ ከዛም በምፈልግ ሰዓት እየወጣሁ። የትኛውን መልበስ እንዳለብኝ አውቃለሁ እና በተለያዩ የአየር ንብረት እኮ ሁኔታዎች። በሙቀት ቀዝቃዛ የሚለውን ነገሮች። የተለያዩ ሰዎች ጋር ስገናኝም ምለብሳቸው ልብሶች ራሱ

ከደንበኞች ጋር ትገናኛለህ? አዎ እገናኛለሁ ከደንበኞች ጋር በጣም ነው የምገናኘው። ለምሳሌ በመድረክ ላይ ባሉ ስራዎች በተለያዩ መስመር ላይ ስራ በምሰራበት ሰዓት እነዚህ ደንበኞች በጣም እገናኛለሁ እንደውም የተለያዩ መልእክቶችን በተለያዩ መሳሪያዎች ሰው አስተማሪ በሆኑ ነገሮች እንላላካለን። በተለያዩ መላላኪያ መሳሪያዎችም አሉ እንግዲህ መገናኛ መረቦች አሉ በእነሱ እየተገናኘን የተለያዩ ስራዎችን የሚሰጡኝን ስራ ባግባቡ እየሰራሁ። ከዚያ በደንብ ከገመገምኩ በኋላ ስራው አሪፍ ነው የሚለውን ነገር በደንብ አስተውዬ ከሰራሁ በኋላ ለነሱ የሚፈልጉት በዚህን ቀን አድርስልኝ ይሉኛል በቀኑ አድርሼ ለመመለስ እሞክራለሁ። ከዚያ በኋላ እነሱ ደግሞ አይተው እንግዲህ የሚስተካከል ነገር ካለው አስተካክል ብለው እንደገና መልሰው ይልኩልኛል እኔም ከዚያ በኋላ አስተላክሌ ያለውን ሁኔታ ያው ጥርት አድርጌ የምልክበት ሁኔታ አለ። ከስሙ አልፎ ደግሞ እንግዲህ ምርትና የተለያዩ ልማቶች በማልማት የሚያሰሩኝ እነሱም ደንበኞች አሉኝ ያው የተለያዩ ምርቶች ሲደርሱ ለደንበኞች ቀጥታ ወስዶ በማስረከብ እቤት እቃ ወስደው መተው እንዲወስዱ ምናምን በመኪና ምናምን እንዲጭኑ አደርጋለሁ ማለት ነው። እና ይሄ ነገር

በመንገድ ላይ ምግብ ትገዛለህ? ጥሩ ጥያቄ ነው እንግዲህ ያው እንግዲህ ሰው ጉዞ ሲሄድ እንግዲህ ምግብ ሊይዝ ይችላል ላይዝም ይችላል። በተለይ ረጅም መንገድ ከሆነ እንግዲህ ምግቡ ሊያልቅም ይችላል እና በመንገድ ላይ ስሄድ አሁን አሁን ላይ ያው ምግብ ላይ የሚይዝ የለም ሶ ያው በግዥ ነው። አዎ በደንብ ነው የምገዛው መንገድ ላይ ስሄድ ለምሳሌ የተለያዩ የሃይማኖት ቦታዎችን የእምነት ቦታዎችን ስሄድ። ለበረከት ምናምን ስሄድ እንግዲህ መንገድ ላይ ይመሻል ሰዓት ሲመሽ ምናምን እናድራለን ከዚያ ለመግቢያ እንገዛለን እናድራለን እንቀጥላለን ነው። ሙሉአችንን ተለያዩ ስራዎችን ስሰራ ወደ ከከተማ ወደ ከተማ ስትዘዋወር አሁንም ግድስትና ጉዞ አለና ምግብ ግዴታ ያስፈልጋል። ምግብ መኝታ ያስፈልጋል ያው ምግብ ይገዛል ከዚህ በኋላ ደግሞ ወደ መኝታ ክላስ ምናምን መከራየት ምናምን ያስፈልጋል። እና እና ምግብ በመንገድ ላይ ምግብ መግዛት የተለመደ ነው እኔም በጣም እገዛለሁ እጠቀማለሁ። ያው እንግዲህ ሱስ ነው እኔ የሆነ ሁኔታ ያለው በመገንድ ላይ በጣም ምግብ የምገዛበት ሁኔታ ነው ያለው። የወጣ ስር እንግዲህ ረዣዥም ጉዞዎች ስጓዝ የተለያዩ ቦታዎች ስሄድ ግዴታ ምግብ ያስፈልጋል። ምግብ

ውሳኔ መስጠት ትችላለህ? ያው እንግዲህ ውሳኔ ይሄን ብዙ የተለያዩ ውሳኔዎች አሉ ለምሳሌ ከህዝብ ጋር መወሰን ለራስ መወሰን ከተለያዩ በተለይ ለራስ መወሰን የሚለው ነገር ጥሩ ነው። ውሳኔ መስጠት እንግዲህ በጣም አንዱ አስፈላጊ ነገር ነው የውሳኔንም እንግዲህ ተለያዩ ውሳኔዎችን እወስናለሁ ከራሴ ጋር ሀሳቦችን አወጣለሁ አወርዳለሁ። የተለያዩ ነገሮችን አመላልስና ሀሳቦችን እንግዲህ የትኛው ይሻላል ብዬ ከአመዛዝንኩ በኋላ ከእሱ አልፎ ደግሞ ሰዎችን ጓደኛን የቅርብ ጓደኛ መፍትሄ አማክራለሁ የምሰራውን ነገር። ከእሱ ላይ የሆነ ራሴ ምወስናቸው አሉ እንግዲህ ከሰው ጋር ማማክረው ይኖረኛል ቅድሚያ ግን ራሴን ምወስናቸው ነገሮች አሉ ማድረግ ያለብኝን ማድረግ ነው። በቃ ግዴታዬ ቆራጥነት ያስፈልጋል እና ከእሱም አልፎ ደግሞ እንዳአማራጭ ለሰዎች ደግሞ ማውራት አለብኝ ይሄን ነገር ባደርግ አስቤ ነበር። እንዴት ነው ያለው ሁኔታ የተለያዩ ሰዎችን ያሉበትን በዚ በውሳኔው ላይ ስራዎች ገጠም ሰርተው ሊሆን ይችላል እና እነሱን አውርቼ የምወስንበት አጋጣሚ አለ እንደ እዚህም ወስነዋለሁ። እና ውሳኔ መስጠት ትችላለህ አዎ በጣም ነው የምችለው ብዬ የማስበው እንደኔ በተለይ ለራሴ የተለያዩ ውሳኔዎችን እወስናለሁ። ለስራ ጉዳይ በተለያዩ እቅዶች በተለያዩ በቤተሰብ አጠቃላይ በኑሮ ሁኔታ ከማህበረሰብ ጋር ያለው ውሳኔም በጣም መወሰን ይችላል ብዬ ነው የማስበው።

የምታስታውሰው ጥሩ መምህር አለ አዎ በደንብ ነው ያለው በደንብ ነው ያለው። እንግዲህ መምህራን በተለያዩ ክፍሎች ይገጥሙናል እና ከታች ክላስ አንስቶ እስከ ላይኛው እስከ ከፍተኛ ተቋማት ትምህርቶች እስከምንጨረስ ድረስ የተለያዩ መምህሮች አጋጥመዉኛል። በተለይ የማስታውሰው እንግዲህ በተለይ የማስታውሰው ስምንተኛ ክፍል ሳለው አንድ የሂሳብ መምህር አለ በደንብ የኬሚስትሪ መምህርም ነበረ ደስ የሚል። ከእሱ ቀጥሎ ደግሞ አስረኛ ክፍል ለአሁንም የማድስ መምህር አንድ ጥሩ ደስ የሚለኝ ነበረ። ከዛ ቀጥሎ ደግሞ አስራ አንደኛ ክፍል የፊዚክስ መምህር ነበረ አሁንም የአስራ ሁለተኛ ክፍል ላይ የማድስ መምህር ነበረ። አስራ አንደኛም አስራ አንደኛ ክፍልም ደግሞ የኬምስትሪ መምህር ጥሩ ጥሩ መምህሮች ነበሩ ግቢ ላይ ደግሞ በጣም ጥሩ ጥሩ መምህሮች ነበሩ። በሚገርም ሁኔታ አሉ በተለያዩ ኮርሶች እንግዲህ የኢንጂነሪንግ ትምህርት ኮርስ በጣም ሰፋ ያለ ነው። እና ለምሳሌ በጃባ ትምህርት ላይ አዲሱ የሚባል ነበረ እሱ በጣም ጥሩ መምህር ነበረ። ሌሎችም አሉ በጣም እጅግ ብዙ ናቸው ከዚያ ጋር እንኳን መምህሮች በጣም ኮርስ ሰፋ ያለ እና እና በጣም ብዙ ናቸው እወዳቸዋለሁ። ለምሳሌ አነሳሁት እንጂ የተለያዩ መምህሮች እንዳዩ ነው እንግዲህ የማውቀው በጣም ብዙ መምህር አለ ብዬ ነው የምወስደው

ጥላ ወይስ ፀሀይ ትመርጣለህ? ያውእኔ የምመርጠው ግን ጥላ ነው። ፀሀይም ያስፈልጋል ለመሰረቱ እንግዲህ ጥላ የሚያስፈልገው ሁሉም ነገር በሚያስፈልግበት ሰዓት ያስፈልጋል። ግን እንደ አጠቃላይ ያው እንግዲህ ፀሀይ ላይ እንግዲህ አብዛኛው ሰው አብዛኛው ሰው መቆም አችልም መቀመጥም አይችልም። ትንሽ ያው ለምሳሌ ጠዋት ላይ ሊያስፈልግ ይችላል ከሰአት ሊያስፈልግ ይችላል ግን ቀን ላይ ሙሉ ቀን ላይ ላያስፈልግ ይችላል። ጥላ ግን ያው እንግዲህ አብዛኛው ሰዓት ቤታችን ለመሆኑ። ያው አብዛኛው ስራውን ቤት ውስጥ ሊሆን ይችላል። ብጥላ የማይባሉበት ነገሮች ስለምንሰራቸው ስራዎች ለምሳሌ እንደ ግብርና መስክ ላይ የምንሰራቸው ስራዎች ካልሆኑ። አብዛኛው ስራ የሚሰራው እንግዲህ በጥላ ነው። ቤትውለው የሚሰሩ ስራዎች ሱቆችም ሆነ ንግዶችም ሆነ ወፍጮችም ሆነ አጠቃላይ አንዳንድ ነገሮችን ሰራን ግን ቤት ለቤት ነው። አብዛኛው ሰው ቤት መዋል ይቻላል። እንግዲህ ገቢያዎች እና ምን አላችሁ በመስክ ላይ በአርሷ አደሮች ለሚሰሩ ስራዎች በመስክ ላይ በማሳ የሚሰሩ ስራዎች ናቸው። ፀሀይ ያላቸው። እንግዲህ እንደ አጠቃላይ ይሄን ሁሉ አስፈላጊ ቢሆንም ግን ጥላ ነው። አብዛኛው ሰዓት የምመርጠው እኔ ምክንያቱም ጥላ ደስ ይላል። እንግዲህ ተለያዩ ሙ ሙቲቲስ ፀሀይ ማለት ሙቀትን እንችላለን። ጠላ ማለት ደግሞ የሚለው ትንሽ ቀዝቀዝ ያለ ነገሮች ስለሚያገኝ ስለሚያመጣ። ሰዎች ተስማሚ ሚሆንበት ሁኔታ ነው። ሌላ ጥላን እመርጣለሁ

ምን አዲስ ነገር መማር ትፈልጋለህ? ለምን ጥያቄ እንግዲህ ያው እስከ ደረሰንበት ድረስ? እስካሁን እስካለንበት ድረስ እንግዲህ የተለያዩ ትምህርቶችን ተምረናል እንግዲህ በተለይ በኢንጂነሪንጉ አለም። ሰፋ አሉ ትምህርቶች አሉ እንግዲህ በተለይ በአለም ላይ ያሉ ነገሮች የሚባሉ ነገሮች የሚታዩት የማይታዩት ነገሮችንም በደንብ አይተናል ማለት እንግዲህ። መካኒካል ኢንጂነሪንግ ለምሳሌ የሚታዩ ነገሮችን የሚሰሩት አብዛኛው ጊዜ በኤሌክትሪካል ደግሞ አብዛኞች የማይታዩ ናቸው። ልክ በመስራያ ተደግፈን የምናያቸው ልክ የለም እንደ ዌብ ነገሮች ናቸው። አብዛኛው ትምህርቶች የምናያቸው እነሱም ብዙም አይተናል። አዚ ጋር እየያይዘው እንግዲህ በተለይ ኮዶችን መማር በጣም ላይ ስትል የነበር ኮድ ማለት እንግዲህ በአለማች ትልቁ ፕሮግራም ነው። እና የተለያዩ ኮዶችን በምንችልበት ሰዓት ነው የተለያዩ ነገሮችን አዳዲስ ነገሮችን መፍጠር የምንችለው አሁን ሌላ በተለይ አርቴፕሻል ሰው አይስተውሎ ሰው አይስተውሎት ከሚባለው ጋር ከኤአይ ጋር ተየዞን አዳዲስ ነገር በጣም ብዙ ነገር መስራት ይቻላል። እና እነሱን ብማር ደስ ይለኛል የተማረውን ፓርት ብጡ በጣም ብዙ ኮዶች አሉ። አሁን ብማር ደግሞ ተጨማሪ እውቀት አገኛለሁ ብዬ አስባለሁ

አዲስ ቴክኖሎጂ መማር ትወዳለህ? አዎ አዲስ ቴክኖሎጂ መማር ወደዳሉ። ያው ዎእ ንግዲህ ከዚህ በፊት በቅድ ከዚህ በፊት ባነስተውት ርስ እንዳወራሁት ያው እንግዲህ ቅንብ በተለይ ይሄ ፕሮግራም ነክ ነገሮችን ብማር። በቃ ሁሉም ነገር አወቅኩት ማለት ይቻላል። እንግዲህ ፕሮግራሞች ናቸው ሁሉም ነገ መስራት የሚችሉት። የነሱ ውጤት ነው እንግዲህ የተለያዪ ነገሮችን በተለይ እነዚህ የተለያዩ መገናኛ ወታሮች የሚሰሩት ተኝ ተላዩ ነገሮችን ብንል እንግዲህ። በዲጂታሉ አለም ያሉት ነገሮች የሚሰሩ እንግዲህ አብዛኛው በኮር ነው እንግዲህ። ኮድ ነው ያለውን ነገር የሚሰራው እንግዲህ በተግባራዎች የምንል የተለያዩ ነገሮችን ምን እንግዲህ ግዴታ እኮ ያስፈልገዋል። ያው እንግዲህ የምናየው እኛ ላይ ይሄን በሆነ ውስጥ ላይ ግን ያለው የተሰራ ኮድ አለው ራሱ የቻለው ኮድ የሆነ ነገር አለው እሱን ጋር ተሰራሁ አላውቅም እንግዲህ እኛ ውጭ የምናየው። ከዚያ በኋላ ውስጡ ግን እንዴት ሰራ የሚለውን ስናስበው ወደ ኮርነት። አብዛኛው እንደዚያ ስለሆነ። እና እንኳን መማር አብዛኛውን ነገር በቀላሉ መስራት እችላለሁ ማወቅ እችላለሁ መርዳት እችላለሁ ብዬ አስባለሁ። አዲስ ነገር ተጨማሪ እሱን በደንብ ብማር እንግዲህ ትልቅ ተስፋ አይኖርም ብዬ አስባለሁ

ልብስ በእጅ ታጥባለህ አዎ በሚገባ ነው ማጥበው ያው እንግዲህ አሁንም እንግዲህ አብዛኛውን ሰዓት ለትምህርት አሳለፍነው አሁንም ቢሆን እንግዲህ ገና ያው ስራ የያዝንበት በደንብ ስራ የያዝንበት ሁኔታ አይደለምና ልብሳችን የምናጥበው እንግዲህ እንደ እኔ ጀምሮ በእጄ ነው የማጥበው ያው እንግዲህ እንደ አጠቃላይ ያው የልብስ ማሽን የሚጠቀመው በጣም ትንሽ ያው ባለውበት አካባቢ ያው ትንሽዬ ከተማ ነች። እኔም እንግዲህ ከዚህ ውስጥ እንግዲህ የማጥበው ልብሶቼን በእጄ ነው የማጥባቸው እንግዲህ ውሃ እጠቀምና ያው ወይ ወንዝ መሄድና እዛጋ ነው እንግዲህ አድርጌ በእጄ የተለያዩ እቃዎች አድርጌ የምጠቀመው እና በማሽን እንግዲህ አልጠቀምም ለማለት ነው እንግዲህ ያን ያህል የለም ሲጀመር ማሽኑም የለኝም የተለያዩ ማሽኖች አሉ የልብስ ማጠብያዎች ግን እነሱ የሉኝም እስካሁን የምጠቀመው እንግዲህ በእጄ ነው እዛ ወደ ገጠር ስሄድም ከተማ ሳለውም በእጄ ነው የምጠቀመው እንግዲህ ቀጣይ ላይ ቢሻሻል ደስ ይለኛል አሻሽላለሁ ብዬም አስባለሁ የተለያዩ የሚያቀሉ ነገሮች ተጠቅመን ብናጥብ ልብሳችንን አሪፍ ይመስላል እኛ ላይ እስካሁን ባለው ግን በእጄን የማጣው

የምትወደው መጽሐፍ ምንድነው? ያው እንግዲህ እኔ ከድሮ አንስቶ የምወደው መጽሐፍ። ሂሳብ ነው እንግዲህ ቁጥር ነክ በጣም እወዳለሁ ያው እሰራለሁ። ከእሱ ጋር አያይዞም እንግዲህ ግቢም ስገባም እንግዲህ ገጠመኝ እንግዲህ የተማርኩት ደግሞ ኢንጂነሪንግ ነው ኢንጂነሪንግ ደግሞ በጣም ሰፊ በጣም መጠነ ሳፊ እና የተለያዩ ቁጥሮች ቀመሮች የበዙበት ነው። እንግዲህ ከዚህ ጋር አያይዞ የተለያዩ ነገሮችን በበአለም ላይ የተለያዩ ፎርሙላዎች ቀመሮች እንግዲህ በጣም ብዙ ነገር ሰርተንበታል አልፈንበታል። ያውእግዲህ መጨረሻ ላይ እንግዲህ ስንወጣ የምንፈልገውን ነገር በተገኘው ሁኔታ ባናገኘውም ያው እንደ እንደጠበቅን ባይሆንም። ግን የተማርነው ትምህርት በጣም መጠነ ሰፊ ነው። እንግዲህ አምስት አመት እኔ ያህል በጣም ብዙ ነገር ነው ያው የተለያይ ነገሮችን አውቀንበታል ተረድተንበታል ብዬአሰባሉው። እንግዲህ ለተለያዩ ነገሮችን እንጠቅማለን ብያለሁ እንግዲህ ለተለያዩን ችግሮችን እንፈታለን ብያለሁ። እኔ የምወደው መጽሐፍ ሂሳብ ነው። ሂሳብ እንግዲህ ደስ ይለኝ ነበር ከድሮ አንስቶ አሁንም እንግዲህ ግቢ ዩኒቨርሲቲ ገብቼም ይኸው በጣም የተለያዩ ቁጥሮች በዝተዋልና በዝተው የምናገኛቸውን እነሱን ተምረናል

አስተያየት መቀበል ትወዳለህ? ጥሩ ጥያቄ በመሰረቱ አስተያየት መቀበል የሚወድ ሰው እንግዲህ ማለት ቀጣዮች ቀጣዮች ስራ ለመስራት ያለው ፍላጎት ወይም ይሄን የትግስት ጽናት የሆነ መረጋጋትን የማይቀበል ሰው ነው ብዬ የማስበው እንደኔ ሰው አስተያየት ካልተቀበልን መስራት አይችልም በመሰሩት በቃ ማስተካከል አይችልም መስራት አይችልም የሆነ እኔ እችላለሁ ብቻ ብሎ የሚሄድ ሰው የሚሆነው እና አስተያየት መቀበል እንግዲህ ለቀጣዩ ስራ በጣም መሰረት ከሚባሉ ዋና ወይ አንዱ አስተያየት ነው ከግዴታ ነው። ሰው ልጅ የተሳሳተውን ነገር አርሞ ቀጣይ ጠንክሮ እንዲሰራ ከዚህ የበለጥ አድርጎ እንዲሰራ አስተያየት ግዴታ ያስፈልገዋል እንግዲህ ለሱ ያልታየው ለሰዎች ይታየዋል እና ሰው ያየውን ነገር አስተያየት ሲሰጠው ሰውየው ተቀብሎ አርሞ ቀጣይ አሪፍ የሆነ ስራ ሰርቶ ለሚፈለገው አካል ወስዶ ማስረከብ አለበት እና አስተያየት መቀበል በጣም ገንቢ ነው። እኔም በጣም እወዳለሁ። ሰዎች ያዩትን ነገር የታያቸውን ነገር ስማቸውን ነገር ቢነግሩኝ ደስ ብሎኝ አስተካክዬ ለሚቀጥለው ደግሞ አሪፍ የሆነ ዝግጅት አዘጋጅቼ እቀርባለሁ

የምትወደው ፍራፍሬ ምንድነው? ያው የምወደው ፍራፍሬ እንግዲህ በጣም ብዙ አይነት ፍራፍሬዎች አሉ እንግዲህ በጣም ከምወደውና እንግዲህ በ እኔ የማዘምረው የምተክል አትክልት የምጠቀመው ለገቢ ምንጭ የምጠቀመው በአብዛኛው በጣም የተለያዩ ፍራፍሬዎች ቢኖሩም ይሄው እንግዲህ እንደ አጠቃላይ ያው ሙዝ ደስ ይለኛል ሙዝ እወዳለሁ። ያው ሙዝ በጣም ጥቅሞቹ በጣም ብዙ ናቸው። ሌሎች ፍራፍሬዎች ይጠቅማሉ ግን ሙዝም ደስ ይለኛል እንግዲህ በጣም ብዙ እጠቅማለሁ ሀይል ይሰጣል ሙቀትም ይሰጣል። ለሰውነትም ተስማሚ ነውና እንግዲህ ሙዝ እንግዲህ ደስ በጓሮዬም አለ በአትክልት ቦታም አለ። ያው በቀን አንድ ፍሬ ሁለት ፍሬ ያው ሶስት ፍሬ ሳይበዛ ባለው ሁኔታ በእያንዳንዷ ሰዓት እንግዲህ እመገባለሁ። እና እሱ ደስ ከሚለኝ ምግብ እሱ ነው ሙዝ በጣም ደስ ይላልኝ ብዬ ነው የማስበው እኔ ያው የኔ ፍላጎት ነው። እንግዲህ የተለያዩ ሰዎች የተለያዩ ፍላጎት ስላላቸው እንግዲህ ሙዝ ላይ በጣም አተኩሮት አለኝ ብዬ ነው የማስበው። በጣም ደስ ከሚለኝ ፍራፍሬ ሙዝ ነው እንግዲህ ብዬ የኔ ምርጫ ቅድሚያ ምርጫዬ ሙዝ ነው። እንግዲህ

የእቃ ቁጥጥር ታደርጋለህ? አዎ በሚገባ ነው ማደርገው፣ ምክንያቱም አንድን ነገር ለማድረግ ወይም ይ የኔ የምለውን ነገር ቅድሚያ ያው መቆጣጠር የሚባል ነገር አለ፣ ከገንዘብም ጀምሮ አለ። ግን የእቃ ቁጥጥርም ያስፈልጋል። የገዛሁትን እቃ ሚያስፈልግ ግዴታ ምገዛው እቃ ለሚያስፈልገኝ ነገር እስከሆነ ድረስ ግዴታ እቃዎችን በደንብ ተቆጣጥሬ ያው እንግዲህ መዋዋስ ቢኖር ምናልባች ሰው ሲቸግረው ገጠመኝ ሲያስፈልገው ያው ሁሴ ጎረቤት የተለያየ ሰው አ አውሰኝ ሊል ይችላል። ሲያዋስ ግን እንደዚ አይነት ነገር አስታውሶ ቶሎ እንዲመልስ ቢችል ቶሎ እንዲመልስ ሲጨርስ ከዛ ውጪ ደግሞ አንድ ቀን ሁለት ቀን ከረሳ ያው እንግዲህ አስታውሶን ቶሎ እንዲመልስ ማድረግ ወይም ሄጄ ማምጣት ሁኔታ ነው ያለበት። እና እቃዬ መቆጣጠር ሀላፊነት በጣም አለ ብዬ ነው ማስበው በጣም እቆጣጠራለሁ እኔን ያው እንግዲህ ነገሮች ከዚያን ጊዜም እየቆይ ግ ብራቸው እየጨመረ ስለሄደ ያው እንግዲህ የግል የቁጥጥር ስርዓት በጣም አለ ብዬ ነው ማስበው። ያሉትን ነገሮች በጥንቃቄ ነው ምጠቀመው ብዬ ነው ማስበው እንደ እኔ እንግዲህ እስካሁን ባለኝ ሁኔታ እንደዚህ ነው ቀጣይም እንዲህ አደርጋለሁ ብዬ አስባለሁ በሰፊው ማለት ነው።

የድርጅት ዝግጅቶችን ትሳተፋለህ? አዎ እንግዲህ እሞክራለሁ ያን ያህል ብዛት አላችሁ ባልልም። ግን እሞክራለሁ ከዚህ ቀደም ለምሳሌ በተለያየ ርዕስ እንዳወራሁት ለምሳሌ የጤና ድርጅቶች በሚልቅ በሚመጡበት ሰዓት አልፎ አልፎ በተለያዩ በሶስት ወር በአራት ወር በስድስት ወር የሚመጡበት አጋጣሚ አለ የተለያዩ በሽታዎችም ጥናት አድርጎ ይመጣሉ። እንደወረርሽኝ የተለያዩ አመታዊ የተለያዩ በወራት ሲከሰቱ የሆነ በሽታ ሲከሰቱ ጥናት ይደረግና አጠቃላይ ወደ ማማህበረሰቡ እንዳይዛመት ምናምን። የተለያዩ ቦታዎች ይጠናሉ እሱ ጋር ተያይዞ መድኃኒቶች ይመጣሉ መድኃኒቶች ሲመጣ ደግሞ አጠቃላይ ለህዝቦች ስለሚሰጡ በተለይ ህፃናት ህፃናት ላይ ትኩረት አርጎ ስለሚሰጥ እሱ ጋር እንግዲህ ከሙያዎች ጋር። ከባለሙያተኞች ጋር ምን እንመደበዋለን አለ እንግዲህ የተለያዩ ስራዎችን እንሰራለን ዳታ የማዝ የተለያዩ ነገሮችን ስለምንሰራ። ከእሱ ጋር እንግዲህ የድርጅት ስራ ዝግጁቶችን ተሳትፏል የምትጠይቂ ያው በደም የምትዘጋጀው ከአሁንም ቀደም እሳተፋለሁ ቀጣይም እሳተፋለሁ ብየ እያሰባለሁ። በጤና ላይ በጣም ዝግጅ ዘርፈ ብዙ ዝግጅቶችን ነው። እንግዲህ እየተሳተፍኩ

ቅጽል ስም አለህ አዎ አለኝ። አለኝ እንግዲህ ብዙ ሰው የራሱ የሆነ ቅጽል ስም አለው። እንግዲህ በአንድም በሌላም የሚወጣለት ለምሳሌ በጓደኛ የተለያዩ ሰዎች ሰዎችን እንደ ስነ ባህሪ ሁኔታው። እንግዲህ አብዛኛው ሰዓት የሚወጣው ባህሪው መሰረት አድርጎ ነው እንግዲህ ሰውየው ረባሽ ሊሆን ይችላል። ፀባይ ያለው ሊሆን ይችላል ሰው ሚጎዳ ሊሆን ይችላል ለሰዎች አሳቢ ሊሆን ይችላል ደግ ሊሆን ይችላል ሩህሩህ ሊሆን ይችላል። የተለያዩ መስፈርቶች ይመሰረታሉ እንግዲህ ሰው የታየውን ያወጣል ከዚያ በዚያ ቅጽል ስም ይጠራል። ለምሳሌ እኔ እንግዲህ ስሜም አለኝ ቅጽል ስም አለኝ እንግዲህ ስሜ ጌታሰው ቢሆንም። ቅጽል ስም ደሞ አለኝ ገብሬ የሚባል ሌላ ቅጽል ስም አለኝ እና እንግዲህ ያወጡልኝ ምክንያት ይኖራቸዋል እንግዲህ ሰዎች እናት አባት ያወጡልኝ። እንግዲህ ቅጽል ስም አለኝ ያው እጠራበት በሁሉም እጠራበታለው መግባቢያ እስከሆነ ድረስ እኔን ያውቁኛል። የቅጽል ስሙን የሚያውቁትኝ በቅጽል ስም ነው። አጠቃላይ በዋና ስም የሚያቁት ደግሞ በዋና ስም ይጠሩኛል። እና እንደ አጠቃላይ እንግዲህ ቅጽል ስም አለኝ ሌሎችም ብዙ ማውቃቸው ሰዎች አላቸው። እኔም ቅጽል ስም እንግዲህ አለኝ

ስንት ብርድ ልብስ ትጠቀማለህ? ያው ብርድ ልብስ እንግዲህ የሚታወቀው በብዛት የሌሊት ልብስ ነው። ያው ሌሊት ላይ ቅዝቃዜ አለ። የተለያዩ ብርዶች አሉ። እነሱን ለመከላከል ሲባል ሲባል እንግዲህ ብርድ ራሱን ችሎ ያስፈልጋል። ያው እንደ አጠቃላይ እንግዲህ ያለኝ ብርድ እኔ ያው ሁለት ነው። ያው እንግዲህ እንደመቀያያሪያም ይሆናል እንግዲህ ብርድ ሲበዛም ሁለቱም ይለበሳል ብዬ ነው የማስበው። ያው እንግዲህ ሁለቶችን በንጽህና ይዤ ሲያስፈልጉ ብርድ በጣም ቅዝቃዜ ካለ ሁለቶችን የመልበስ ሁኔታ አለው። ከሌለ ደግሞ አንዱን በጣም እውቀት ከሆነ ደግሞ በጣም ስስ የሆኑ ነገሮች አሉ ለምሳሌ እንደ አንሶላ አይነት በጣም ስስ የሆኑ ነገር ነገሮችን እንለብሳለን። ግን ያነሳታል ብሎ እንግዲህ አንዱን ብርድ ልብስ እለብሳለሁ። በጣም የሆነ ተለየ ብርድ ቅዝቃዜ ካለ ደግሞ ሁለቱን ለብሼ መተኛበት ሁኔታ ነው ያለ። እና ስንት ብርድ ትጠቀማለህ የሚለው እንደ አጠቃላይ ሁለት ነው ብዬ ነው። እንግዲህ የምወስደው በተለያዩ የሙቃትን የቅዝቃዜ ሁኔታዎች ግን እየቀየርኩ የምለብስበት ሁኔታ ነው ያለሁ

ቤተሰብ ምን ያህል ጊዜ ይሰበሰባል? ይኸው እንግዲህ ቤተሰብ የሚሰበሰብበት ጊዜ በተለየ መልኩ ማታ ማታ ላይ የሚሰበሰበው ያው ቀን ላይ እንግዲህ ጠዋት ላይ የሚነሳው ሁሉም ያው የሚያደርገውን ያደርጋል ጠዋት ላይ የሚሰራውን ስሩ እያንዳንዱ ይሰራና ከቁርስ በኋላ ሁሉም ወደየ ስራው ይሄዳል ወደየአቅጣቸው ይሄዳል ስራውን ሲሰራ ያውላል ለምሳሌ ሊገናኝ ይችላል ላይገናኝ ይችላል እንግዲህ መሰብሰቢያው ጊዜ አብዛኛውን ሰዓት ተብሎ የሚወሰደው እንግዲህ ማታ ላይ ነው። ማታ ላይ ሁሉም ስራ መልስ ይመለሳልኝ እንግዲህ የተለያዩ ምግቦች ይዘጋጃል ተለያዩ መጠጦች ለምሳሌ እንደ ሻይ ቡና ትኩስ ነገር የተለያዩ ክበቦች አሉ። ከእሱ ጋር ከአንዱ ቤት ከአንዱ ቤት ቁጭ ብሎ ተለያዩ ቡናዎች አሉ መጫወቻ መዝናኛ ቀልዳ ቀልዶች የስራ ነገሮች ቁም ነገሮች የወሎ ገጠመኞች የተለያየ እያንዳንዱ ሰው እንግዲህ የገጠመውን ነገር ያወራል። ነገር ተመርኩዞ ተለያዩ ታሪኮችን እያወሩ ከተመሸ በኋላ ያው እራት ተበልቶ ወደ መኝታ የሚለውን ነገር ነው። እንግዲህ የሚይዘው እና ቤተሰብ ምን ያህል ጊዜ ይሰበሰባል? የሚለው በአብዛኛው ጊዜ ማታ ማታ የሚሰበሰበው ማታ ተሰባሰበው የሚያወራውን ነገር አውርቶ ይለያያል

በመስመር ላይ ትማራለህ? አዎ እማራለሁ። በመስመር ላይ እማራለሁ። ያው ቆይቻለሁ እንዲው ከጀመርኩኝ ያው ከአንድ አመት በላይ ምናምን ይኸው ትምህርት ከጨረስኩ በኋላ ይኸው እንግዲህ እንደ ቅድም በተለያየ ርዕስ እንዳወራሁት ላይ ከዚህ በፊት በተለያየ ርዕስ እንዳወራሁትኝ የምፈልገውን ስራ እስካላገኘው ድረስ እንግዲህ ሌሎች አማራጮችን ደግሞ ያው እንግዲህ የተለያየ አማራጭ እኮ አለ በዚህ ብቻ አይሆንም ብዬ የተለያዩ አማራጮች ስፈልግ እንግዲህ ይኸው የመስመር ስራዎች አሉ ሳያቸው በደንብ ስመረምር የተለያዩ ስራዎች አሉ። እንዲያውም ከዚህ የበለጠ በጣም ገቢ ያላቸው የተለያዩ ስራዎች በጣም ብዙ ነገር ሰርተው አድገውባቸው አየሁኝ። እነሱ መርምሬ እንግዲህ ለኔ የሚሆነኝ የራሴ ሙያ መርጬ እኔ እሰራዋለሁ ያመንኩበትን ሙያ መርጬ ሰልጥኜ እንግዲህ ለተለያዩ ደንበኞች እንግዲህ የመስራት ሁኔታ ነው ያለበት እና ከዚያ ቀጥሎ ደግሞ የተለያዩ ከፍ ያልሆኑ ስራዎችን እንሰራለሁ ብዬ በጣም ብዙ እቅዶች አሉ በመሰረቱ ኦንላይን በጥ በመስመር ላይ የምማራቸው ትምህርቶች አሉ። እነሱን እንግዲህ ማስኬድበታለሁ ብዬ የራሴን ጊዜ መድቤ ነው ያለው። አሁን ላይ እንግዲህ የተለያዩ ትምህርቶችን ተምሬያለሁ እቀጥላለሁ አሁንም በጎን ደግሞ ሌላ ስራም አለ እንግዲህ ሰው ልጅ በጣም ዘርፈ ብዙ ስራ አለው እና እነሱ እየሰራው ነው ያለሁ እና መስመር ላይ የተለያዩ ትምህርቶችን ተምሬያለሁ ቀጥዬም እማራለሁ ብዬ አስ

የትኛውን የቀኑን ሰዓት ትወዳለህ ለሚለው ጥያቄ እንግዲህ የቀኑ ሰዓት ደስ የሚለኝ እንግዲህ እኔ የምወደው እንግዲህ ምሽት ላይ አስራ አንድ ሰዓት አካባቢ ምናምን ያው እንግዲህ እሱ ጋር በጣም ደስ ይለኛል የተለየ ስሜት አለኝ እኔ እንደማስበው ጠዋት ላይም ደስ ቢልም ግን ምሽት ላይ አስራ አንድ ሰዓት አካባቢ እሱ በጣም ደስ የሚል ለእኔ በጣም የምወደው ጊዜ ነው የተለያዩ ጉዞዎች ከጓደኛ ጋር አደርግበታለሁ የተለያዩ ቦታዎችን ጎበኝበታለሁ ፀሀይዋ ዘቅግዘቅ ስትል የተለ አድማሶች ጀምበሯ ዘግዘቅ ሲል ደስ የሚል ስሜት አለው በቃ ያው መሻሽኖ ቀዝቀዝ ይላል የሙቀቱ አልፎ የተለያዩ ቀዝቀዝ ያሉ አየር ንብረት ስለሚመጣ የተለያዩ ሰብሎችን አዝመራዎችን የተለያዩ ፍራፍሬ በሚኖሩበት ሰዓት ንፋሻማ የአየር ፀበይ ስለሚኖር ደስ ይላል እንግዲህ በተለይ የቀኑን ይሄ አስራ አንድ ሰዓት አካባቢ ገደማ ይዞ በጣም እንግዲህ ከምወደው ተመጽቶ ተመጽቶ ተመጽቶ የሆነ ተመስጦ ነገር ያለበት ነገር ነውና እሱ ጋር ደስ ይለኛል ብዬ ነው የማስበው እንደኔ እና አስራ አንድ ሰዓትም በጣም ደስ ነው የሚለኝ።

በጀት ታስተዳድራለህ? የምለው ጥያቄ ደግሞ ያው እንግዲህ በጀት እንግዲህ ያው የራሴን ነው ማስተዳድረው። ሌላ ጋር ከሌሎች ተቋም ጋር ትላልቅ ካሉ ተቋማት ጋር ገብቼ ያው ተለያዩ በጀቶችን ማስተዳድርበት ሁኔታ የለም አሁን ላይ። የራሴን በጀት ግን ስራዬን ለምን ምን አወጣው ገቢዪ ወጪዪ አጠቃላይ ያለውን ነገር ቤተሰብ የምመራበትን። ያው የምረዳበት የተለያዩ ሰዎች የምረዳበትን የራሴ ወጪና ገቢ በስርዓት ጠንቅቄ አስተዳድራለሁ። እንግዲህ እንደኔ እኔ ከእሱ አልፎ እንግዲህ ሌሎች መስዳድር ይቻላል ያቀሰቀስ ሊሆን ይችላል። ግን አሁን ባለው ሁኔታ የራሴን በጀት ነው ወጪዎችን ገቢዎችን። ምን አወጣው ለየትኛው የሚያስፈልጉ ነገሮች አጠቃላይ ለመስመር ላይ ዝርጋታዎች በመስመር ላይ ያሉ ወይ በበረክ ላይ ያሉ ነገሮች የምሰራቸው ምን ያህል ወጪ አወጣሁ። ለተለያዩ ምርቶች ላይ ለማውለም ያህል ወጪዎችን ወጣሁ የሚለውን ነገር አጠቃላይ በደንብ ሂሳብ የሰራው። በተለይ መስታወሻዎች እየሰራሁ እየጻፍኩ የማስተዳድረው ያው እንግዲህ ራሴ ነኝ። ቤተሰብ መሪ ሀላፊ ስለሆንኩ ግዴታ መስራት አለብኝና። እሱን ነው የምመራው ትልልቅ ድርጅቶች መስተዳደር ግን አልችልም

የተበላሸ ነገር ማስተካከል ትችላለህ? ያው እንግዲህ ማለት እንግዲህ ማስተካከል የምችለው ነገር ከሆነ ለማስተካከል እሞክራለሁ መሞክር የምችለው ያው ከተሰራ ይሰራል። ካልተቻለ ደግሞ እንግዲህ ምንም ማድረግ አልችልም የአቅሜን እሞክራለሁ የቻልኩትን መጠን የቻልኩትን ያህል ለመስራት እሞክራለሁ። ካልቻልኩ ግን ያው እንግዲህ ከእኔ በሌ ከኔ የበለጠ የሚችሉ ሰዎች አሉና የተማሩ ሰዎች ይመራሉ ሙያ አላቸው እነሱን ደግሞ እንግዲህ መጠየቅ ነው አማራጬን። እጠይቃለሁ ያው የሚነግሩኝን መመሪያ ወይም እንግዲህ ከቻልኩት ተግብሬ እሰራዋለሁ ካልቻልኩት ደግሞ ወደ እነሱ ነገር ማቅረብ ነው እንዲሰሩልኝ ማድረግ ነው። ያው ቅድምያ ገኘኸውትን መጠን የተለያዩ ነገሮች መንገዶች ሞክሬ መስራት እፈልጋለሁ። ካልሆነ ያው ወደ ላይ ወስዶ ለሰዎች አመልክቼ የሚሰራበት መንገድ እንዲነግሩኝ። ከቻልኩት እኔ ማስተካከል ካልቻልኩት ደግሞ ወደ እነሱ ቀረብ አድርጌ ጉዳዩን ያው እንዲፈቱልኝ ማድረግ ነው ያለው ሁኔታ እንደዛ ነው። አልሆንም ነገር መስተካከል ይቻላል የሚለው እንግዲህ መስራት የምችለውን እሰራለሁ ካልቻልኩኝ ደግሞ ግለሰዎች ማመልከት ነው ያለኝ ሆኝ አማራጭ

የቀረ ምግብ ትበላለህ? የሚለውን ጥያቄ እንግዲህ ምግብ የቀረ ምግብ ማለት እንግዲህ ያው ሰዎች በልተው መጨረሻ ላይ የሚያስተርፉት ነገር አለና እሱን ነገር ከሆነ እንግዲህ ከሆነ አረፍተ ነገሩ አልበላም እኔ ብዬ ነው የምወስነው። አሁን ላይ ሁሉም የቀረ ምግብ ወይም የቆየ ምግብ የሚበላ ሰው የለም ሁሉም የየራሱን ንጹህ በሆነ ሁኔታ የሚበላውን ያለው ሁኔታ። እኔም እንግዲህ የራሴን ምግብ ያው እበላለሁ። ከቻልኩ ለመጨረስ ነው ሳላተርፍ መብላት ነው። ከዛ ውጪ ደግሞ ካቀረን እንግዲህ ያው ራሴ በዋላ የሆነ ሰዓት ጠብቄ ሲርበኝ ምናምን እንዲሁ ከገጠመኝ ምመገበት ሁኔታ አለኝ። እንደ አጠቃላይ እንግዲህ የቀረን ምግብ ትበላለህ የሚለው እኔ የምበላበት ሁኔታ የለኝም የራሴ ምግብ በሰአቱ አቅርቤ እበላለሁ። ዘገቼ እበላለሁ ካልሆነ ደግሞ ቢቀርም እንኳን ያው ለመመገብ እሞክራለሁ ካልተመገበ ለተለያዩ አሉ የሚበሉ ለነሱ ነገር ለውሾች ለምሳሌ የተለያዩ እንስሳት መሆኑን ይችላሉ። ለነሱ ሰጥቶ እንዲበሉ ማድረግ ነው ያለው ሁኔታ ዶሮዎች ምናምን ይመገባሉ እና ለነሱ የሚሆንበት ሁኔታ ነው ያለን። እና እንድ አጠቃላይ የቀረ ምግብ ያን ያህል ምመገብበት ሁኔታ የለም።

ከስራ ባልደረቦችህ ጋር ጥሩ ግንኙነት አለህ? አዎ አዎ እንግዲህ እኔ እንደሚመስለኝ እንግዲህ አለኝ ነው የምለው እንግዲህ ለሰዎች ደግሞ የሚታያቸው ነገር ይኖራል እና ያው ሰው ህይወት ላይ አሰተያየት ስለሚሰጥ። እንግዲህ እኔ ከባልድራቦቼ ጋር ጥሩ የሆነ ግንኙነት በዋሪም ሆነ በቁምነገርም ሆነ በተለያዩ እቅዶችም ሆነ በቀልዶችም ሆነ በተለያዩ ክበቦችም ሆነ በደስታም በሀዘንም ጥሩ የሆነ ግንኙነት አለን ብዬ አስባለሁ በተለይ በስራዎችም። እንግዲህ አንዳችን ስራ አንዳችን መሸፈን አንዳች ችግር ቢገጠመው አንዱን መሸፈን ተጋግዞ አብሮ አቀላጥፎ ያንን ስራ አንዱ ቢዘገይ እንኳን የመሸፈን ሁኔታ አይበታአለሁና ተግባብተን ነው የምንሰራው ተናበን ነው የምንሰራው ብየ እያሰባለሁ እንግዲህ እኔ ባለኝ ሁኔታ። እንግዲህ ሰዎች ደግሞ ለኔ የሚሰጡኝ ነገር የራሳቸው በልቦናቸው ያለው ሀሳብ አስተያየት ይኖራል። እሱ እንዳለ ሁኖ ግን እንደ አጠቃላይ ግን ይሄ ጥሩ ግንኙነት አለ ብዬ ነው ከሰዎች ጋር የማስበው በዛ ልክ ነው እንግዲህ የኔ እሳቤ

የጧት እለታዊ ተግባራችሁ ምንድነው እንግዲህ እንደ እኔ እኔ እንደ ራሴ የእለት የጧት ተግባራዊ ከተጸዳዳሁ በኋላ ጸሎት ማድረግ ነው ጸሎት መጀመሪያ መቅደም አለበት በማንኛውም ምንም ይሁን ምንም ጸሎት ግዴታ ይቀድማል ፈጣሪ ማመስገን የፈጠረንን አምላክ አመስግነን ያው እመቤታችንንም ሌሎች አምላክን መስለው እሱን መስለው የተጓዙም ቅዱሳኖች አባቶች ሰማእታት ሐዋርያት ነበያትም እሱም እነሱ ሁሉ አሉ እንግዲህ ቅዱሳኖች እነሱን አመስግኖ አብሮ መጀመሪያ አምላክ አመስግነን እነ ቀጣይ ሙሉ ቅዱሳንን አመስግነን ያው እንግዲህ እሱን መስለው የተጓዙ ናቸው። እና ያው በተለያየ ነገሮች ይረዱናል። እነሱን ካመስገንን በኋላ ከዚያ እንግዲህ የቁርስ ሰዓት አለ። ቁርሴን እበላለሁ። ከዚያ ቀጥታ ወደ ስራ በቃ እስከ ሁለት ሰዓት ባለው እነዚህ ነገሮች ያልቃሉ። አይዳ ሁለት ሰዓት ላይ ሁለት ሰዓት ላይ ስራ መጀመር አለበት። ከዚያ በኋላ ስራ ተጀምሮ እስከ ስድስት ሰባት እስከ ሰባት ሰዓት ያሉ ነገሮች ይሰራሉ። ከዚህ በላይ ደግሞ ምሳ ሰዓት ነው። ከምሳ በኋላ ደግሞ ድጋሚ ስራን ከዛ ያው እንግዲህ ሲመሽ ደግሞ ወደ ቤት መጥቶ እራት በልቶ ከተለያዩ ሰዎች ጋር አወራርቶ ምናምን ወደ መኝታ ክላስ

ጫጫታ ታገኝበት ትችላለህ የሚለው ጥያቄ እንግዲህ ጫጫታ እንግዲህ በተለያዩ ቦታዎች አለ በተለይ ከተማ ላይ አሉ የተለያዩ ቤቶች እንግዲህ መጠጥ የሚመዛባቸው ምግብም መጠጥ የሚበዛባቸው የ ተለያዩ ናይት ክለቦች አሉ። ምሽት ቤቶች የሚሰራ ቤቶች አሉ የተለያየዩ ቤቶች አሉ እንግዲህ ማታ ማታ ጭፈራ ቤቶች አሉ እነሱ እንግዲህ ብዙም እኔ የመሄድ ፍላጎትም የለም በአከባቢያችንም የለም። እኛ ያው እንግዲህ መኖሪያ ቤት አዻከባቢ ነው ያለሁት። ሁሉም ጸጥ ያለ ነገር ነው። እንግዲህ ጫጫታ ቢገኝ ምን አላችሁ የህፃኖች ድምጽ ምን አሏችሁ ቀን ላይ ምናምን ያው። ትንሽ ሲጫወቱ ምን ሲሉ ያው እኔ ያኔ ነው ትንሽ ረብሻ ቢኖር እንጂ እዛ ውጪ አለው ሁሉም ጸጥ ያለ ነው ሁሉም ራሱን ያወቀነው እና ትዳር ነው የሚመራ። ያው ወደ ስራ ስሄድ ስራ በሚሄድበት ቆጠር በተለያየ ቢሮ ይበተናል ሲመልስ ደግሞ ወደ ስራው። እዚያ ሁኔታ ነው ያለ እንጂ ያው እንግዲህ ጫጫታ ይሄን ያህል አለ ብዬ አላስብም ያው ወደ ከተማ ግን ወጣ ሲባል ከተማ ግዴታ የሆነ ድምቀት ነገር አለውና ወደዛ ገጣለህ። አሁን ላይ ግን እንግዲህ ሰላም ጸጥ ያለው ቦታ ነው ብዬ ነው የማስበው እንደኔ ማለት ነው

የመንገድህን ስም ታውቃለህ? አዎ እንግዲህ መንገዶች እንግዲህ አሁን አሁን ላይ ሲሰሩ እንግዲህ ለሰዎች በሚገባቸው ቋንቋ ተብሎ እንግዲህ በሰው ስም ይሰየማሉ በተለያየ ሰም በቃ እንግዲህ አካባቢውን መስለው አብዛኛውን አካባቢውን መስለው ይሰየማሉ። ለምሳሌ እኔ ያለውበት መንገድ አለ ያው እንግዲህ አላው ጎዳና የሚባል። አለ ወዲያው በከተማየመው ውስጥ የተለያዩ ጎዳናዎች አሉ ኪዳነ ምህረት ጎዳና ሚኪኤል ጎዳና የሚባሉ አሉ። የተለያዩ ጎዳናዎች አሉና እንግዲህ የኛ አካባቢ ገጠመኝ አለ ጎዳና ያሰሩት ሰዎችን ስማቸው የሚዘከርበት ሁኔታ ነው። ያለ እና እንግዲህ ጎዳኔን በደንብ ነው የማውቀው ያው ሁሌም የምጓዝበት እስከ ሆነ ድረስ አውቀዋለሁ። ያው እንግዲህ የመንገድ ጎዳናዎች አካባቢ ወክለው ስለሚሰሩ ለሰውም ግልጽ እንዲሆኑ ሰፈሩን ነው በተለይ ቀበሌውንም ቦታ ወስነው ስለሚሰየሙ። ቀላል ሰው ስንነገረው ያውቀውና የቀበሌውን ስለሚያውቀው ቦታው ስለሚያውቀው ነው ለዚያ መንገድ ተከትሎ ያው መንገዶችን ይዞ የዳ ማለት ማተው እና እንግዲህ አውቃለሁ ብዬ ነው የማስበው

የስራ ምግባር ታከብራለህ? አዎ እንግዲህ የስራ ምግባር ማለት እንግዲህ የአንድ ድርጅት የመንግስት ሊሆን ይችላል የግል ሊሆን ይችላል። ራሱን የቻለ ተቋም አንድ ተቋም እንግዲህ እንግዲህ የተለያዩ ስራዎች በሚከናወን ሰዓት ራሱን የቻለ የመብት እና ግዴታ ራሱን የቻለ እሴት ራዕይ ተልእኮ ራሱን የቻለ መመሪያ አለው እና የመመሪያ ተከትሎ ነው ሰው የሚሰራውን በውስጥ ያሉ ሰራተኞች መመሪያ ተከትሎ ነው። የሚሰሩትኝ አይን መጨረሻ ላይ የሚል ራሱ አስቶናሊያኑን የሚባል መምህረውን ሳይነጥስ መምህረውን በመጥፍበት ምክንያት ነው። መስራት ያለበት እና ለቀጣዩ ሰዎችም በውስጥ ያሉትን የእያንዳንዱ ባልደረቦች መርኾ ተከትሎን ይኸው ህጉ የሚያስበው በሚያዙ ሰዓት መብታቸው ንግዴታቸው እንዳለ ሆኖ ያንጠብቀው ሰዎችን መርዳት የማገልገል አቅም ሁኔታን አለበት። እና እኔም እንግዲህ ከዚህ ሁሉ አንድ ነኝ እና ግዴታዬን በደንብ ጠንቀቄ አውቄ መስራት ያለብኝን እሰራለሁ። መጠየቅ ያለብኝ እጠይቃለሁ። ከሰዎች ጋር ጥሩ ተጋብቶ ፈጥሬ ነው ያለው ብዬ ነው የማስበው

የትንኝ መረብ ትጠቀማለህ? አዎ በጣም ነው የምትጠቀመው። እንግዲህ ትንኞች አብዛኛው ሰዓት በተለይ ኢትዮጵያ ላይ እንግዲህ ከመስከረም ጀምሮ ጥቅም ሂዳር አካባቢ በጣም ይበዛሉና ከረምቱ የሚያልፍበት መስከረም ላይ አዲስ አመት ላይ ነው ከረምቱ ወጣም የሚለው እና ከዛ ጋር ጀምሮ እንግዲህ ውሃዎች የተለያዩ ነገር ከረምቱ ሲቀንስ ውሃዎች የተለያዩ ነገሮች ይቆማሉ ይታወቃሉ ይጠቆራሉና። ከዛ ጋር የተለያየ ትንኞች አሉ በጣም ብዙ ትንኞች አሉ የውባ ተነኞች ተለያዩ ደቃቅተኞች አሉ። ነፍስን ለመከላከል ሲባል እንግዲህ የተለያዩ መረብን እጠቀማለን እንደ አጎበር ያሉ። በተለይ መኝታ ላይ በጣም አስፈላጊ ነው። ምክንያቱም እዛ ጋር ነው ስንተኛ ምናምን። የተለያዩ ነገሮች እየተነከሱ ለበሽታ የሚያጋልጠንና። እነሱን እንጠቀማለን እንግዲህ በስርዓት ይሆን እሱ በተለይ ለልጆች ግዴታ ያስፈልጋቸዋል እና። ያው እሱን ምኞታ ክላስ አድርገን ነው እንግዲህ የምንተኛበት ያለው ሁኔታ እና የትንኝ መረብ ትጠቀማለህ ለሚለው በደንብ ነው። የምጠቀመው እሱን አርቦ እንዲህ ማስቸገር የተለያዩ ሽቶ ነው የሚመጡ በጣም አስቸጋሪ ነው የሚሆነው

አዳዲስ የስራ ግንኙነቶችን ትፈጥራለህ? አዎ የተለያዩ ስራዎችን እንግዲህ የተለያዩ ሰዎች ጋር የተግባቡ የተለያዩ ስራ ግንኝቶችን በተለይ የመድረክ ላይ ያሉ ስራዎችን እየመረመርኩ በኔ ሙያ ያሉትን እየመረመርኩ የሚሰሩ ስራዎችን በጣም እየሰራሁ ከተለያዩ ሰዎች ጋር። ልንፈልጉ ሰዎች ያቀረብኩ የተለያዩ ስራዎችን የምሰራበት ሁኔታ አለና አዳዲስ ስራ በጣም ደስ ይለል እንደውም ግኝቶች ከለላው ለየት ያለ ስራ በቃ ማራኪ የሆነ ለህዝቦች በጣም ደስ የምል ጥሩ የሆነ አገላለጽ ያለው ጥሩ የሆነ ማብራሪያ ያለው። ሰዎችን ዋቢና ማራኪ በሆነ ነገር ማስረዳት የምንሰራው ነገር እንደዚያ ግልጽ የሆነ ነገር ሲሆን ለሰዎች ደስ ይላቸውና ወደ እኛ መምጣት ፍላጎት አላቸው። እኛ ደግሞ አዳዲስ ነገሮችን እየሰራን ሀዘያው ከበለጠው ከምንሰራው ጨምረን ስንሰራ በጣም ደስ የሚልበት ሁኔታ ነው። ያለና አዳዲስ የስራ ግንኙነቶች ስፈጥርለህ የሚለው አው በቻልኩት አቅም እየሞከርኩ ነው ያለው ብየ አስባለሁ። ለወደፊት ደሞ በተለያዩ ነገሮች ተምሬ እፈጥራለሁ ብዬ አስቤያለሁ ትልቅ እቅድ አለኝ። አሁን በጨርጉት

ኮምፒውተር መጠቀም ትችላለህ? አዎ በደንብ ነው የምችለው። ያው እንግዲህ ኮምፒውተር ማለት እንግዲህ በአብዛሀኛው አለ በጣም ብዙ ስራዎች የሚያገለግል የሚጠቅም የተለያዩ በጣም ብዙ መረጃዎችን የሚይዝ ነው። እና ከዚህ ጋር እያይዞ እንግዲህ ስንማርም እኛ በተለይ ከፍተኛ ተቋማት ስንማር እንግዲህ ኮምፒውተር ግድ ያስፈልገናል ለትምህርቱ ማለት ነው መረጃ ለመያዝ ለማንበብም ለመጻፍም ሁሉን ነገር ለመያዝ። የተለያዩ ስራዎችን ለመተግበ ሲያስፈልገንና እንግዲህ ይሄን ግቢ ላይ እሰራለሁ ድረስ። ኮምፒውተሮችም አሉ የግቢው ራሱን እንግዲህ የተለያዩ ቤተ መጻፍቶችም አሉ እሱን ስፈልግ የተለያዩ ላብላቶሪ ክላሶችም አሉ እንግዲህ ቤተ ሙከራዎችም አሉ። እሱ ጋር ሁሉን ነገሮችን የተለያዩ ተግባሮችን የምናየው እንግዲህ በኮምፒውተር ነው በተለይ የኤሌክትሪካል ትምህርት። ሁሉም ነገር የሚታየው በዲጂታል ነገር በሆነ ነገር ነው። እና የተለያዩ መሳሪያዎችን ተጠቅመን ነው የምንሰራው እሱን ጋር ተያይዞ እንግዲህ ኮምፒውተር ልምድ አለና እና ስም በማወቅ ነው። እንግዲህ አሁን ላይ የተለያዩ መድረክ ስራዎች የምንሰራው ያው ለጊዜው ትንሽ ኮምፒውተር ባይኖረኝም። ያው በስልኬ ያለኝን እውቀት እንግዲህ በደንብ እየጣፍኩ ማቆም ሁኔታ ነው ያለሁት

አወንታዊ አስተያየት ተቀብለህ ታውቃለህ አዎ በሚገባ ነው የማውቀው። እንግዲህ አወንታዊ ማለት እንግዲህ ጥሩ ነገር ጥሩ አስተያየት ግንቢ ሀሳብ እንደማለት ነው ምስጋና ጋር ተያይዞ ነው ያው ጥሩ ነገር ነው አዎንታዊ ማለት። እኛ ሰዎች የተለያዩ ስራዎችን ትሰራላችሁ በጎ አድራጎትም ሆነ በገንዘብም ሆነ የተለያዩ በቃ የሚፈልጉትን ነገር በጣም አንገብጋቢ የሆነ ነገር የሚፈልጉትን ነገር የሚፈልጉትን ነገር በተገቢው ሰዓት ሰርቼ እሰጣቸዋለሁ የሚፈልጉትን ነገር አስውቤ አሳምሬ። ግልጽ የሆነ መንገድ ደስ የሚል ሁኔታ እንግዲህ ሰዎች ሰርቼ ስሰጣችሁ ብዬ ተለያዬ በጣም ደስ የሚለኝ እንግዲህ ከአእምሮ በላይ የሆነ አዎንታዊ አስተያየት ይሰጡኛል። ያንን ጊዜ ደስ ደስ የሚል ደስ አድርጌ ተቀበለኝ። ማስተካከለም ደግሞ እያስተካከለሁ የሚሄድበት ሁኔታ ነው ያለኝ እና አዎንታዊ አስትያይት በጣም ከብዙ ሰው እቀበላለሁ። ለስራዬም ደስተኛ ነኝ ያለውን ነገር የሚያስተካክል መርበት ነው ሁኔታ ነው ያለኝ። እና አዎንታዊ አስተያየት በጣም ከብዙ ሰው ተቀብዬ አውቃለሁ እንግዲህ

በድን ቋንቋ ታምናለህ ለሚሆን ጥያቄ? እንግዲህ ያው ቋንቋ መግባቢያ ነው። መወለድ ነው መግባቢያ ነው ቋንቋ እንግዲህ ከምንም በላይ መገለጫ ነውና አንድን አካባቢ አንድን ሀገር አንድን ሰፈር። አጠቃላይ አንድን ማህበረሰብ ግን የሚያግባባው ቋንቋ ነው ቋንቋ ምን የታለው አሁን ግዴታ ቋንቋ ምን አለው? ቋንቋ ሲኖረኝ ነወ ከሰዎችን ጋር ተግባብቼ የምፈልገውን ነገር ሰርቼ። ያው እንግዲህ ከፈጣሪ ጋር ምንግባባው እንግዲህ በቋንቋ ነው እርግጥ ፈጣሪ በሁሉም ቋንቋ ይሰማል እሱ ሁሉም ነገርም አዋቂ ነውና። ያው ግን ከሰዎች ጋር ለመኖር ለመግባባት ስራ ለመስራትም ሆነ ተለያዩ ነገሮችን ለማድረግ ግዴታ ቋንቋ ያስፈልጋል። የቋንቋ እንግዲህ አስፈላጊ እስከሆነ ድረስ ነው ቋንቋ ምንግባባው። እና ቋንቋ ከምንም በላይ ነው ደስ ይላል እኔም በቋንቋ አምናለሁ እግባባለሁ ከሰዎች ጋር ስራ እሰራለሁ መገለጫዬ ነው። ተለያዩ ነገሮችን መስሪያችን ነው ቋንቋ እንግዲህ በጣም ከምንም በላይ ጠቃሚ ሆኖብኛል። እና ቋንቋ እንግዲህ አምናለሁ ከሰዎች ጋር ከተለያዩ ነገሮች ጋር መግባቢያዬ ነው ብዬ የማምነው። ከሰውም አልፎ እንስሳቶች እንግዲህ በሆን አንዳንድ ቋንቋ የሚገባቡበት ሁኔታ ነው ያለን እና ቋንቋ ከምንም በላይ በጣም ጠቃሚ

ስለ በልጅነቴ መኖሪያ ቤትህ ንገረኝ? ያው እንግዲህ በልጅነቴ የኖርኩ ቤቴ እንግዲህ ያው እኔ የአርሶአደር ልጅ ነኝ ያደኩትም ከአርሶአደር ጋር ነው የአርሶአደር ቤት እንግዲህ ይታወቃል በእንጨት ነው የሚሰራው። እንዲሁ አሁን ነው እንጂ ድሮ ላይ የተለያዩ የሳር ክዳኖች ነው የነበረ ቤቱ። አሁን ላይ ወደ ተቀይሮ ትንሽ ወደ ቆርቆሮ መቶልኝ። ድሮ እንግዲህ የሳር ቤቶች ነው የነበሩት። ያው ሙቅም በሳር ቤት አንዳንዴ እንዴ እንደ ባህላዊ ቤት ስለሆነ። ደስ የሚለው አንድ ደግነቱ ሙቀት የለውም በጣም ቀዝቃዛማ ነው። ያው ግን ተሎ የማርጀት ባህሪ ተሎ የመድከም ባህሪ አለው እና ከእሱ ጋር አያይዞ የተለያየ ነገሮች ይጋለጣል እንጂ። ባህላዊ ቤቶች ስናያቸው በጣም ደስ ይላሉ እና በዛ ነው ያደኩትኝ። አሁን ግን ያው እንግዲህ ተሻሽሎ አልተሻሽለም ጊዜ ጊዜው ሁሉም ወደ ቆርቆሮ ተቀይሮ ደስ የሚል ቤት ሁኔታ ነው። የልጅነት ጊዜ እንግዲህ ሳር ነው በሳር መጠለያ ነው። በሮች ምናምኖች የእንጨት ነው የተዘጋጁት ትልቅ እንጨት እንደ ትልቅ ሆኖ ተቀርጾ የተሰሩበት ሁኔታ ነው የነበረው። እሱ እሱ አልፎ እንግዲህ ዛሬ ደግሞ ወደ ቆርቆሮ መጥተናን። እንግዲህ በወቅቱ የነበረው የሳር ቤት ነው የነበር

ዜናውን ከየት ታገኛለህ? እንግዲህ አሁን ላይ ይሄ መረጃ በጣም በእጅጉ ቅርብ ና ቅርብ የሆነበት ሰዓት ነው ያለነው በተለይ በሃያ አንደኛው ክፍለ ዘመን በሚባለው ዘመን። መረጃ እንግዲህ በኪሳችን ነው ያለው ማለት ይቻላል እንግዲህ በቀላሉ። ከኪሳችን ባለው ስልክ አወጥተን የተለያዩ ነገሮችን ፈልገን ማግኘት እንችላለን ፍለጋው እስካወቅነው ድረስ ማግኘት የምንችልበት ሁኔታ አለን። ድሮ ዘመን ግን መረጃ የምናገኝባቸው ነገሮች እንግዲህ በወረቀት በጋዜጣ በተለያዩ አልፎ አልፎ በሬዲዮ በሰዎች ነው እንግዲህ የነበረው። አሁን ላይ ግን እንግዲህ በጣም እጅግና እጅግ ቅርብ በጣም ከቅርብ ቅርብ በሆነበት ሰዓት አሁን ላይ መረጃ የመረጃ ፍሰት እንግዲህ እንደአሁን በጣም ቀላል ሁኖ አያውቅም። ተጠቃሚና መጠቅሙን ጥና ጠቃሚዎችን መረጃዎችን መለየት እና አለመለየት ጉዳይ ካልሆነ በስተቀር መረጃው ሁሌ በጣም እንግዲህ ምንም ከምንም በላይ ቀላል የሆነበት ሰዓት ነው ያለው። እና ዜና ከየት ታገኛለህ? የሚለው ከሬድዮ ከስልኬ በተለይ ከቴሌቪዥን ጣብያዎች ቴሌቪዥን ጣብያዎች አሉ ከጋዜጦች። ከመጽሄቶች ከተለያዩ ነገሮች ነው ዜናዎች እየሰበሰብኩ የምወስዳቸው ማለት ነው

መብራት ሲቆረጥ ምን ታደርጋለህ? ይኸው እንግዲህ መብራት ሲቆረጥ ስንት ሙያ እንደተማርኩት ኤሌክትሪካል ኢንጂነሪንግን የተማርኩት እኔ። ያው እንግዲህ ግን በሙያው ብሰለጥን እስካሁን ወደ ስራው አለም አልገባሁም ምክንያቱም የተለያዩ ነገሮች አሉ ከሀገር ጋር ተያይዞ ያው የኢኮኖሚ ችግር። የሰራ አጥነት ከጊዜ ወደ ጊዜ መብዛት ትንሽ በሙያው ባንገባበትም ግን የተማርነውን ነገር ግን መተግበር እንችላለን። እና መራር ሲቆረጥ እንግዲህ የምችለው ከሆነ እና መሳሪያው ካለኝ መቀጠል መጠገን ነው እንግዲህ አማራጬ። ጠግኜ ያው ለምፈልገው ሙያ ማዋል ነው እንግዲህ በእለቱ እንዳይቋረጥ። ከዛ ውጪ ግን እንግዲህ እንግዲህ መጠገን ካልቻልኩ ያው እኔ የሚያስፈልገኝ መሳሪያ ካለ ትልልቅ ከሆነ ለምሳሌ ፓወሩ ትልልቅ ገመዶች ከሆነ ሀይሩ ትልልቅ ገመዶች ከሆነ እነሱ ደግሞ እንግዲህ ለባለሙያ ደውሎ መጥተው ያው ያ ችግሩን አይተው ቶሎ እንዲህ አስተካክሉ እንዲጠግኑት ማድረግ ሂደት ነው ያለው። ሂደቱን እንደዛ ነው ካልሆነ ግን መስራት የምችል ከሆነ ግን ራሴ ያው ችግር መፍታት እሞክራለሁ በሙያዬ ተመርኩዤ ማለት ነው። እስከዚህ ድረስ እንግዲህ ማድረግ እሞክራለሁ

ሌሎች ማበረታታት ትችላለህ አዎ እንግዲህ ያው ማበረታታት ማለት እንግዲህ ጀመር ሊሆን ይችላል እየሰራ እያለ ሊሆን ይችላል በአጠቃላይ ያው እንግዲህ ወደ ትልቅ ነገር ወደ ጥሩን ነገር ልጓዝ ማድረግ ነው አሁን ካለበት ቀጥሎ እየሰራ እንዲያደርግ ማለት ነው በተለይ ለጀማሪዎች በጣም ደስ የሚል ነው ማበረታች ማለት ያው አይዞህ ብርታ ከዚህም በላይ ጥሩ ትሰራለህ ስራህ ሀሪፍ ነው እያሉ ይቺ ይቺን ነገር ብታስተካክላት ይቺን ነገር ብታስተካክላት ጥሩ ትሆናለህ የሚለውን ነገር እያወሩ እሱ ጋር እንዲቀጥል ማድረግ ነው። በተለይ ለጀመሪያዎች በጣም ወሳኝ ነው እኔም ይህን ነገር አደርገዋለሁ እንግዲህ እኔ የራሴ ስራ አለኝ የኔ ጓደኞች አሉ እንግዲህ ሲጀምሩ አሉ ከላይ የወጡም አሉ ያው ጀማሪዎችን ደግሞ አይዟችሁ ትበረታላችሁ እንግዲህ በጊዜ ሁሉም በጊዜ ሁኔታ እንደሚሆን ያሳወቁም አይዟችሁ በርቱ እያሉ ያሉበትን ያሳወቁን ከፍ ያሉትም ደግሞ እነሱን እየጠየቁ አሁን እነሱ ከፍ እንዲሉ አይዧችሁ እኛም ከእናንተ እንማራለን እያሉ ማበረታታት እሱ ትልቅ ነገር ትልቅ አስተዋጽኦ ብዬ እንደኔ እንግዲህ

የይለፍ ቃልህን ትጠብቃለህ? አዎ በሚገባ። ምክንያቱም የይለፍ ቃል ማለት የይለፍ ቃል ማለት በጣም ጠቃሚና ጠቃሚ ነገር ነው። እንግዲህ መረጃ የግሌ መረጃ ማለት ነው ግን አጠቃላይ ያለው ነገር የስራም ሆነ ነው አጠቃላይ ያለው መረጃ የይለፍ ቃል ነው። የይለፍ ቃል ታወቅ ማለት አንድ ሰው ወይም መዝብሮ ወሰደው ማለት እንግዲህ ያለውን ነገር መረጃ ለሚፈልገው ነገር መዋል ይችላል። የተለያየ ነገር ለማጭበርበርም ሆነ እ የተለያዩ ሀሰተኛ ወሬዎችን መልቀቅ ሆነ አጠቃላይ ሀኒ ያለውን ነገር ገንዘብ ሊሆን ይችላል መውሰድ ይችላል። እንግዲህ የይለፍ ቃል ተሰረክ ማለት በጣም ከባድ ነው። እኔ የይለፍ ቃል በተቻለ መጠን እንግዲህ በጥንቃቄ ለመያዝ ስንፈጥር የይለፍ ቃሉን በጣም ውስብስብ ቢሆንና ሰዎችን ማውቀትም ቢሆን በጣም ደስ ይላል ከዚህ አልፎ ደግሞ እንግዲህ በጥንቃቄ እኛምይዘን ሰዎች በሚያገኙበት ሁኔታ ማስቀመጥ አለብንና። በምንፈልግ ሰዓት በምንገባበት ሰዓት የምናስታውሰው ቢሆን ደስ ይላል። እኔ የይለፍ ቃል እንግዲህ ከምንም በላይ ጥንቃቄ አለኝ በጣም ነው አክብሬ ምይዘው የይለፍ ቃል በጣም ወሳኝ ነገር ነው ማለት ነው። በጣም ብዙ እጅግ በጣም ብዙ መረጃዎች ስለሚይዝ ግዴታ ነው

የስራ ጊዜ ግን ታስተካክላለህ አሁን እንግዲህ ስራ ሲሰራ ራሱን የቻለ ገደብ አለው። ስራ ምን ያህል ጊዜን እንደሚፈጅ እያንዳንዱ ስራ ምን ያህል ጊዜን እንደሚወስድ ይታወቃል። እና ያው እንግዲህ ስራዎችን ስሰራ ለቀላል ስራዎችን ምሰጣቸው ጊዜ ለከባድ ስራዎች ምሰጣቸው ጊዜ ራስ የቻለ ይለያያል ከባድ ከባድ ስራዎችን በዛ ያለ ሰዓት ይሰጣቸዋል ቀለል ያሉት ደግሞ ያው በዚያ ልክ ቀለል ያሉ ጊዜ ይሰጣቸውና ሁሉንም እንግዲህ በተገቢው የጊዜ መጠን ለመጨረስ መሞከርነው ያለው ነገር። ጨርሶም ብቻ ሳይሆን አሁን ውጤት ደግሞ አሪፍ መሆን አለበት እና እንደ አጠቃላይ የስራ ጊዜ ገደብ አስተካክለሁ አዎ በስርዓት ነው የምመራው። እቅዴን እወጣለሁ ለዚህ ሰዓት እስከዚህ ሰአቴን ያልፋሉ ከዚህ ሰዓት እስከዚህ ያልፋሉ እስከዚህ እስከሀዚህ አሰደደው ሰዎች ጋር ለመውራት የተለያዬ ነገሮችን መረጃዎች ለመጠየቅ። የተለያዬ ትምህርቶች ለመማር እንግዲህ ራሱን የቻለ ጊዜ ያስፈልገዋል እና የተለያዩ እቅዶች አውጥቼ ነው የምንቀሳቀሰው። እና እሱ እንግዲህ ከጊዜ ወደ ጊዜ ጥሩ ውጤት ያመጣው ለቀጣዩ ደግሞ እንግዲህ በጣም ለማሻሻል እየሞከርኩ ነው ያለሁበት ሁኔታ። እና ጊዜ ገደብ በጣም ወሳኝ ነው። አንድ ስራ ለመስራት በጣም ጠቃሚ ነው ብዬ ነው የማስበው እና ደስ ይላል ብየ የማስበው

ከልጅነቴ የምትዘከረው ነገር አለ። ያው እንግዲህ የምትዘከረው ነገር ማለት እንግዲህ የምታስታውስ ሰው ሁሌ የማትረሳው ከጭንቅላት ከአእምሮ ከልቦና የተቀመጠ ነገር በልጅነት ያለ ነገር ደግሞ አይረሳምና። እንግዲህ ከዚህ እንግዲህ በጣም የተለያዩ ነገሮች የምንዘከረው ነገር ይኖራል። ለምሳሌ ከልጅነት አንፃር ጨዋታዎች ነው እንግዲህ ደስ የሚለው ጨዋታዎች። ጨዋታ እንግዲህ የልጅነት ጊዜን የማይሳ ነው እንግዲህ እሱ ጋር በጣም ደስ የሚል ነገር ነው። እንግዲህ ከማረሰው ጨዋታ ደግሞ እንግዲህ አሉ የተለያዩ ትግሎች አሉ በህፃንነት የምንጫወታቸው ነገሮች ትልቅ ሆነን አንዳንዴ አይኖሩም። የተለያዩ ድብብቆች ጨዋታ ያው እንግዲህ አንዱ በአንዱ በአንዱ ቦታ ይሸሸጋል አንዱ ይፈልጋል እንደው የምን ነገሮች የልጅነት በጣም ትዝታዎች ናቸው። እና መቸም የማይረሱ በተለያዩ ጊዜ መ የላቸውም። እነሱ የደስ የሚሉ ነገሮች ናቸው። እንግዲህ የምትዘክረው ነገር ማለት ይኸው። በተለይ ይሄን ጨዋታ ማረሰው ነው። ከተለያዩ ወደኞች ጋር ድሮ ከነበሩ ህፃኖች ጋር እንግዲህ የሚጫወተው እሱ ነው ወዲያው የብቁዎች ጨዋታ እንለዋለን። አንድ ሸሸ ጋር አንድ ይፈልጋል ያው ሲያገኙ ነቅጣት ይቀጣዋል ሱሱ ደስ ይለን ነበር። እንግዲህ በጊዜው መረሰው እሱ ነው ሌሎችም ይኖራሉ

በገበያ ዋጋ መደራደር ትችላለህ አዎ በጣም ነው የምችለው እንጂ። ምክንያቱም እንግዲህ ገበያ ማለት መሸጥና መለወጥን ያካትታል እንግዲህ የመሸጥ መለወጡ በአካል ሊሆን ይችላል። በመድረክ ላይ ሊሆን ይችላል እንግዲህ ዘመን አመጣሽ መኪናዎች ተጠቅመን እሱ ጋር ተያይዞ እንግዲህ መደራደር ማለት የዋጋ ጋር ያው የምሰራው ስራ በትክክለኛ ዋጋ መሸጥ አለብኝ ግዴታ ነው። ቀን እኔ ስራን ስሰራ ለፍቼ ጥሬ ወጥቼ አወርጄ የተለያዩ ጊዜዎች መድቤ የተለያዩ ጉልበት አፍስሼ ቢሆንም እንግዲህ በአካል ሊሆን ይችላል በአእምሮም ሊሆን ይችላል የተለያዩ ጉልበቶችን አወጣለሁ። ይኸው መስራት ሲባል እንግዲህ ጊዜም ትዕግስትም በጣም ብዙ ነገር ስላለው እሱን ጋር ደግሞ ጭንቅ መጨረሻ ውጤት ድረስ እንግዲህ ለምሸጠው ሰው መጀመሪያ አስፈራራሙ በስርዓት በተመጣጣኝ ዋጋ መሆን አለበት። እሱንም በማይጎዳ እኔንም በማይጎዳ በመካከላችን ጥሩ የሆነ ለኔም ጥሩ የሆነ ገቢ ለሱም የጥሩ የሆነ ስራ እንዲሆን አድርጌ መስራት አለብኝ። እና ዋጋ ላይ ተደራድሬ ያው የሚገባኝን ዋጋ ሳገኝ መሸጥ የምችለው እንጂ ዝም ብዬ በወረደ ዋጋ ወይም ከአቅም በላይ ከስሮ በላይ የሆነ ትልቅ የሆነ ዋጋ ይዤ ምደራደርበት ሁኔታ የለም። ያው እንግዲህ በተቻለው አቅም በምንግባባበት መጠን ሁላችንም ተግባብተን የምንጠቃቀምበት መንገድ ነው አመቻችተን የምንሄድበት ማለት ነው